እሺ በጣም ጥሩ እንግዲህ ቀጣይ ጥያቄ እንግሊዘኛ ትችላለህ የሚል ነው። እንግዲህ ያው እንግሊዘኛ ሙሉ በሙሉ በደንብ መናገር ባልችልም በተወሰነ መንገድ እችላለው ማለት ነው። ስለዚህ እንግሊዘኛ እንግዲህ በጣም በከፍተኛ ሁኔታ ብዙ እውቀቶችና ብዙ ልምዶች የሚፈሱበት ወይም ደግሞ በጣም በከፍተኛ ሁኔታ እያንዳንዱ ነገር ሊገኝበት የሚችልበት የተለያዩ የእውቀት ደረጃዎች ናቸው ማለት ነው። እንግሊዘኛ ስለዚህ ከዚህ አንፃር እያንዳንዱ ነገር በደንብ ካወቅንና ከተረዳን ያው በተቻለ መጠን የምናስተካክላቸው ነገሮችና በብዙ መንገድ ልናርም የምንፈልግ የምንኖሩብን ሂደቶች አሉ ማለት ነው። ከዚህ ከዚህ አንፃር እያንዳንዱ እንዳሽልና እያንዳንዱ ቦታ ሼር በጣም በከፍተኛ ሁኔታ። ነገሮችን ካወቅን እና ከተረዳን እንግዲህ ለየት ባለ መንገድ ልናይና ልንገነዘብ ይገባል ማለት ነው። ስለዚህ በጣም ብዙ ጊዜ የተሻለ አመለካከት ያለውና የተሻለ አስተሳሰብ ያለውን ለየት ያሉ ሰዎችን እንግዲህ በሚገባ ወደ የምፈልገው የስራ ቦታ ላይ በጥሩ መንገድ እናመጣና እያንዳንዱን ሂደትም አብረን የምንሰራበት ሂደት አለ ማለት ነው። ከዚህ ከዚህ ጋር ተያይዞ እንግዲህ በጣም ብዙ ጊዜ ሰዎች አብረው ሲሰሩ ቋንቋ ለመግባባት ሂደት ነው የሚፈጠረው ማለት ነው። ስለዚህ ከዚህ አንፃር እንግዲ በተለይ በተለይ የእንግሊዘኛ ቋንቋ እንግዲ በጣም በሀገራችን የተወሰነ መንገድ ያው ቢኖርም የተወሰነ መንገድም ችግር ያለበት ደግሞ ያለማወቅ ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በጣም ከፍተኛ የሆነ ለማወቅ ትልቅ የሆነ ጉጉት ስላለኝ እንግዲ በሚገባ የዚህን የቋንቋ ሂደት ወይም ደግሞ በሚገባ ቋንቋውን በደንብ ለማወቅና ለመረዳት በጣም የምፈልግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር በደንብ ካወኩና ከተረዳው ለየት ባለ መንገድ ጥሩ የሆነ ግንዛቤና ጥሩ የሆነ እውቀትን ይዤ በጣም በጣም አሪፍ የሆነ እንቅስቃሴን የማደርግበት ወይም ደግሞ የምረዳበት ሂደት ይኖራል ማለት ነው። ስለዚህ እንዳጠቃላይ ይህንን የ ልዩ ሂደት ዲግሪ ስንመለከት በጣም ከፍተኛ የሆነ ግንዛቤና ከፍተኛ የሆነ እንግሊዘኛ ቋንቋ ሂደት እንግዲ ይኖራል ማለት ነው። ስለዚህ በተለይ በተለይ በሀገራችን ያው በተወሰነ መንገድ ተናጋሪ ቢኖርም በሚገባ እንግዲህ እንደ ትልቅ እንደ አፍ መፍቻ ቋንቋ በሚገባ ሰዎች በየቤታቸው የአካባቢያቸው የሚያወሩበት ሂደት የለምና ያው ይሄ ደግሞ ትንሽ አስቸጋሪ የሚሆንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በተወሰነ መንገድ ከዋና ዋና ነገሩን ራሱን ማወቅ በጣም ከፍተኛ የሆነ የልምድ ክህሎትን ልናይበት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም በዋናነት የምናየው እንግሊዝኛ ቋንቋ ከፍተኛ ነው። ጥቅም እንዳለው ወይም ደግሞ ከፍተኛ የሆነ አመለካከታችንን ልንቀይር የምንችልበትን ሂ ሂደት በደንብ ልናይ የምንችልበት መኖር መሆኑን በደንብ እንደ የምናውቅበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ ልምዳችንን እና አመለካከታችንን በደንብ አይተነን እና በደንብ ተረድተን ትንሽ የሆነ እንቅስቃሴ የምናሳይበት ወይም ደግሞ ወደ እያንዳንዱ የምንፈልገው ቦታ ላይ በጣም በተሻለ መጠን የምንሄድበት ሂደት ይኖራል። እና ስለዚህ እያንዳንዱን ሂደት በደንብ አይተነው ነበር ከተረዳን ይሄንን ለየት ያለ አመለካከታችንንም ሆነ አስተሳሰባችንን የምንቀይርበት ሂደት አለ ማለት ነው። ስለዚህ በጣም ብዙ ጊዜ ያው እንግሊዝኛ አይቻልም የሚለውን ነው በጣም ብዙ ሰው የሚያስበው ማለት ነው። ስለዚህ በጊዜ ሂደት ግን እየተማርን እየተማርን ስንሄድ እየቀለለ የሚሄድበት ሁነት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ያው እኔም በጊዜ ሂደት በሚገባ የምማር ይሆናል ያው በተወሰነ መንገድ ብሞክርም ሙሉ በሙሉ የተሻለ ንግግር ተናጋሪ ለመሆን በዚህ በእንግሊዝኛ ቋንቋ እኔ በጣም ከፍተኛ የሆነ ጥረት እያደረኩ ያለሁበት ሂደት አለ ማለት ነው። ስለዚህ በጊዜ ሂደትም ደግሞ እንደማስተካክለው እርግጠኛ የምሆንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር እንግዲህ በጣም በከፍተኛ ሁኔታ ለምሳሌ ሀገራችንን እንኳን ስንወጣ ያው በሚገባ ትክክል የሚወያሩ ሰዎች እንደርሳለን ማለት ነው። እንግሊዝኛ የሚያወሩ ሰዎች ስንደርስ የምናደረገው የመጀመሪያው ከኋላ እንኳን ያለውን የእያንዳንዱን የጊዜ ሂደት ወይም ደግሞ የጊዜውን የአጻጽፍ ሂደት ወይም ደግሞ የጊዜውን እያንዳንዱን የ ሰአቱን እና ያው ቋንቋውንም በደንብ የምናይበትን ትልቁን ግንዛቤንም ይዘን እንግዲህ የዚህን የእንግሊዘኛ ቋንቋ እንግዲህ በጣም ከፍተኛ ሁኔታ ንግግሩ እንዲደረግ በየሀገራችን በየአካባቢው ማለት ነው። ስለዚህ ከፍተኛ የሆነ ትብብር እና ከፍተኛ የሆነ ሂደት የምናደርግ ለየት ያለ ይሆናል። ሰው ስለዚህ ከዚህ አንፃር እንግዲህ በጣም በከፍተኛ ሁኔታ እያንዳንዱን ቋንቋና እያንዳንዱን ንግግር መልመድ በጣም በከፍተኛ ሁኔታ ይጠቅማል ማለት ነው። ስለዚህ ከዚህ አንፃር ይሄንን ብናውቀው በጣም በተቻለ መጠን የተሻለ ይሆናል ብዬ አምናለሁ። ስለዚህ እያንዳንዱን የቋንቋ ሂደት በደንብ ለመልመድ መሞከር የተሻለ ውጤት ይኖረዋል ማለት ነው። እና ይሄን ይመስላል

እሺ በጣም ጥሩ እንድግዲህ ቀጣዩ ጥያቄ አክስት ነው እንግዲህ አክስትን ስንመለከት ያው አክስት በሚገባ በተለያየ የስራ መስክ ውስጥ እንግዲህ ስንሰማራ ያው አክስት እናት አባት እንዲሁ ደግሞ አጎት ያሉት ሂደቶች አሉ ማለት ነው። እና በከፍተኛ ሁኔታ እንዲሁም ደግሞ ለምሳሌ አያት የምንለው በእናትም በኩል አባትም በኩል አሉ ማለት ነው። ስለዚህ ከዚህ አንፃር እንግዲህ አክስት ስንመለከት ያው አክስት ማለት የእናታችን እህት ማለት ነው ወይም ደግሞ የአባታችን እንደማለት ነው ማለት ነው በሁለቱ ፊት ስናየው ማለት ነው። ስለዚህ ከዚህ አንፃር እንግዲህ አክስት የሚሉበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የአክስትነት ስሜት እንግዲህ በጣም በተገቢው መንገድ ለሰዎች የሚገልጹበት ወይም ደግሞ ለዛ ለቤተሰብ አባላት እንግዲህ በሚገባው የሚገልጽበት ሂደት አለ ማለት ነው። እንዲሁ ደግሞ አንዳንድ አክስቶች እንግዲህ በጣም በከፍተኛ ሁኔታ አንዳንድ ለየት ያለ የአሰራር ሂደትን የሚሰሩም ይኖራሉ ማለት ነው። ለምሳሌ በተለያየ ትምህርት አለም ላይ ስንሰማራ በጣም በከፍተኛ ሁኔታ የሚያስፈልገን የመጽሐፍ አይነት በሚገባ ሄደው ፈልገው ገዝተው የሚመጡበት ሂደት አለ። አንዳንዱ እንድናነብላቸው ይልውጣል ትልቅ የሆነ ነገር ነው ደስ የሚል ነገር ነው ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር በደንብ እና ራስህን ሞክሩ የእናንተን እንዳችልህ በጣም ከፍተኛ የሆነ ህይወት አለው ስለዚህ ይሄንን በደንብ ከተረዳንና ካወቅን በኋላ እያንዳንዱን ነገር ልንቀይር የምንችልበት ሂደት አለ ማለት ነው። ስለዚህ በጣም ጊዜ እንግዲህ አክስት ስናይ በጣም ደስ የሚል ሂደት አለ ማለት ነው። በጣም በከፍተኛ ሁኔታ አሪፍ አሪፍ አክስት እንግዲህ ሲኖረን እንደወጣን በጣም ብዙ ነገሮችን አብረን የምናወራበት ሂደት አለ ማለት ነው። እዚህ ከዚህ አጋር ለየት ባለ መንገድ የምናወራቸውን የተለያዩ የአወራር ሂደቶችን በደንብ የምናይበት እውነት አለ ማለት ነው። ስለዚህ እያንዳንዱን ነገር ጥሩ በሆነ መንገድ ማከናወን ወይም ደግሞ ጥሩ በሆነ መንገድ መተግበር በጣም ከፍተኛ የሆነ ድርሻ እና ቦታ የሚሰጠው ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እንደ አጠቃላይ ለየት ባለ መንገድ እንግዲህ አክስትን ስንመለከት ጥሩ የሆነ ግንዛቤን ጥሩ የሆነ እውቀትን ይዘን ወደየምንፈልገው የተሻለ ህይወት የምንሄድበትና የተሻለ አመለካከት የሚኖረንን ሂደት በደንብ የምናይበት ሁነታ አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ ነገር ከተማርን ካወቀን በጣም ከፍተኛ የሆነ ሙያው ግዴታ አለው ይሄንን ማለት ነው። እያንዳንዱን ነገር ለማድረግ እና ይሄንን በደንብ አውቄ እያንዳንዱን ሂደቴ በደንብ ላክተህ የምችልበት ሂደት አለ ማለት ነው። እና እያለ አንዱን ነገር ለመውጣት ለመረዳት በምክሩ ቁጥር ብዙ ነገሮችን ስንመርራትም ሞክርበትና ማውቅበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ አክስትንም ስናይ በጣም ከፍተኛ ሁኔታ አክስት ሲኖረን እንግዲህ በጣም በተለይ በልጅነታችን የተለያዩ ጫማዎችን ልብሶችን ሸሚዞችን በሚገባ ገዝታ የምትመጣበት ሂደት አለ በዚህ ነው አክስቴ የመጣው ከፍተኛ ሁኔታ ማረሳውና ስለዚህ በዛ ጊዜ እና እንግዲህ በጣም ደስ የሚል ስሜት እና ደስ የሚል ሂደት አለ ማለት ነው። ምክንያቱም በከፍተኛ ሁኔታ እንግዲህ ያው ያንን ደግሞ የምናወጣው ሂደት በጣም ትላልቅ ገንዘብ ሊያስወጣን የሚችልበት ሂደት አለ ማለት ነው። ከዚህ ከዚህ አንፃር እንግዲህ በጣም ይህ የዚህ የስራ ሂደት በጣም ከፍተኛ የሆነ ምቾት ያለው የሚሆንበት ሂደት አለ ማለት ነው። ምክንያቱም በጣም ብዙ ጊዜ የሚያስቸግሩ ሂደቶች እንዳሉ ሁሉ ጥሩ የሆኑ ቦታዎችም እንዳሉ የምናውቅበት ሂደት አለ ማለት ነው። ስለዚህ ከፍተኛ ሁኔታ ልናይ እና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በደንብ አውቀን እና ተርድተን እያንዳንዱን እውነታውን በደንብ የምንይዝበት ሂደት አለ ማለት ነው። እና ይሄን ይመስላል እንደ አጠቃላይ የዚህ የአክስትነት ሂደት ወይ ደግሞ አክስት ስሜቱ በጣም ደስ የሚልና የሚያረካ የሚሆንበትም ሂደት እንግዲህ በጣም በከፍተኛ ሁኔታ ደስ የሚልበት ሂደት አለ ማለት ነው። ስለዚህ በጣም በከፍተኛ ሁኔታ እንግዲህ አክስትን መውደድና አክስት ማክበር በጣም ትልቅ ነገር ነው ብዬ ነው የማስበው ምክንያቱም ከሚያደርጉት አንፃር ከሚተገብሩት አንፃር እንግዲህ በጣም ለኔ የተመቸኝ ሂደት አለ ማለት ነው። ስለዚህ ይሄንን በደንብ አይተንና በደንብ አሰላስላን ዪሀን መቀየር የምንችለውን ነገር ማቀየር ማቀየር የማንችለውን ደግሞ በከፍተኛ ሁኔታ ማስተካከል ያለብንን ማስተካከል ይመስለኛል እንደ አጠቃላይ ስናየው የዚህን የጊዜ ሂደት በጊዜነት አለ ማለት ነው። ስለዚህ በከፍተኛ ሁኔታ ይህንን እንደው አስተካከለን እንግዲህ ራስህን የምናዘጋጅበት ሂደት አለ ማለት ነው። ስለዚህ እንዳጠቃላይ ለየት ባለ መንገድ ሂደትን የመገራጸም ወይ ደግሞ በሚገባ እንዲሰራ የማድረግ ሀላፊነትን በደንብ በእኛ በኩል የሚወጣበት የነበሩት እና የአስተሳሰቡ ሂደት በጣም በጣም በከፍተኛ ሁኔ የምናይበትን እና የምናረዳበት ሲል ሳነው አልፏል ለዚህ እዚህ አንፃር ለየት ባለ ደግሞ የምናየውን እያንዳንድን የእውቀት ደረጃንም የማጣት ሂደት ሊኖር ይችላል። እና ስለዚህ ከዚህ አንፃር በጣም አክስት ስትኖር ምክሯ ራሱ በጣም ደስ የሚልበት ሂደት አለ ማለት ነው። ስለዚህ በጣም ከፍተኛ የሆነ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ ሜይ ነው እንግዲህ ሜይን ስንመለከት ያው በኢትዮጵያ አቆጣጥር ግንቦት ማለት ነው ወይም ደግሞ በአገራችን አቆጣጥር ማለት ነው። ስለዚህ ግንቦትን እንግዲህ በጣም በብዙ አንግል ልናየው የምንችልበት ሂደት ነው ማለት ነው። እንግዲህ እንደ አጠቃላይ የሜይን ወር ወይም ደግሞ የግንቦትን ወር ስንመለከት እንግዲህ ግንቦት ከሁሉም ወሮች ለየት የሚሉበት የሚለይበትን ትልቅ የሆነ የራሱ የሆነ ምክንያት ስለዚህ ግንቦትን እንግዲህ በጣም በብዙ አንግል ልናየው የሚጀርበት ሂደት ነው ማለት ነው። እንግዲህ እንደ አጠቃላይ የመኖር ወር ወይም ደግሞ የግንቦትን ወር ስንመለከት እንግዲህ የግንቦት ከሁሉም ወሮች ለየት የሚልበት ሲል ተለዋዘው የሚለይበትን ትልቅ የሆነ የራሱ የሆነ መክለያት የተለያየ ቢሆንም እንደውም በደንብ በተለያየ መንገድ የሚችልበት ሂደት መኖር አለበት ማለት ነው። ስለዚህ ከዚያን ዛሬ እንግዲህ ይሄንን ወር እንግዲህ በጣም ከፍተኛ ሁኔታ ልናየውና ልገነዘበው የምንችለው ወር ነው ማለት ነው። ምክንያቱም እንግዲህ የዚህ የግንቦት ወር እንግዲህ ከፍተኛ የሆነ ግንቦትን ግንቦት የሚገልጸው ወይም ደግሞ በጣም ግንቦት ወር ላይ እንግዲህ በጣም ከባድ የሆነ ንፋስና እና ከባድ የሆነ ሂደት ያለው ንፋስ እንመለከታለን ማለት ነው። ግንቦት ላይ እና ይሄ ደግሞ በጣም ትልቅ የሆነ ሂደት ነው ብዬ ነው የማስበው። የአንዳንዱ ምክንያቱም ብዙ ጊዜ የአንዳንዱ ቦታችንን ልምዳችንን እንግዲህ ለሰው ለማካፈልም ሆነ ለእውነታችን ለመተግበር እንግዲህ ብዙ ጊዜ ከወቅቶች ጋር የምንሄድበት ሂደት አለ ማለት ነው። ስለዚህ ከዚህ ጋርም ተያይዞ እንግዲህ ያው ሜይ የምንለው ወይም ደግሞ ግንቦት የምንለው እንግዲህ አየር ንብረቱ ከፍተኛ የሆነ ለየት ባለ መንገድ አየር ንብረቱ የሚለወጥበት ሂደት አለ ማለት ነው። ያ ደግሞ የሚለወጠው እንግዲህ እንደውም እንደውም ሰዎች በጣም ብዙ ጊዜ ሲሉት ምሰማው ግንቦት ደረቅ ወር ነው ይላሉ ማለት ነው። ከዚህ በጣም ከፍተኛ የሆነ የእውቀትና የአመለካከት ልዩነት የምናይበትና የምንረዳበት አለ ማለት ነው። ስለዚህ ይሄንን በደንብ ለማወቅና ለመረዳት እንግዲህ በሚገባ ሰው ደግሞ የእረኛ የመፈለግ እያንዳንዱን የሰዎች ሂደት ነው። ወይም ደግሞ በዛ ጊዜ ላይ በተለይ በተለይ በገጠራማ ቦታዎች ላይ በጣም ሰው ጥረት የሚኖርበት ሂደት አለ ማለት ነው። ስለዚህ ያ ጊዜ ደግሞ በጣም አስቸጋሪ የሚሆንበት እውነት አለ ማለት ነው። ብዙ ጊዜ እርሻዎች ወዲያ የሚታረሱበት ለምሳሌ በአርሶ አደሩ በኩል ያ ጊዜ በጣም ከፍተኛ የሆነ ግብ ግብ ያለበት ሂደት ነው ማለት ነው። ምክንያቱም በከፍተኛ ሁኔታ እርሻዎች በደንብ መታረስ ይኖርባቸዋል ያ ጊዜ ነው እንግዲህ ዋናውን ቦታ የሚይዘው ማለት ነው። ስለዚህ ይሄንን እንግዲህ የዚህ ወር የግንቦት ወር እንግዲህ ስናየው በጣም ደረቅ የሆነው ወር ወይም ደግሞ ከፍተኛ ደራቂ የሆነው ወር ነው ማለት ነው። እንዳተባለው ያው የሚገባ ወደ ቤተሰብ ተብሏል እና ከላይ ያለው ድምጽ ምንም አይነት መልእክት የለውም። የተሻለ እውቀት ነው የተሻለ ልምድ በተቻለ አቅም ሲኖረን ስንረዳ እያንዳንዱን ነገር በተቻለ መጠን ብዙ እውቀትና ብዙ ልምድን ልናይና ልንረዳ የምንችልበትም ሂደት አለ ማለት ነው። ስለዚህ በጣም በከፍተኛ ሁኔታ ልናይና ልንተነትነው የሚገባን ሂደትም እንዲሁ አለ ማለት ነው። እንደ አጠቃላይ እና ይሄንን በደንብ ልናይና ልንረዳ ምን አደረገበት ሂደት በጠሩ ብዙ መንገድ ስቃሴ ዳውር አረብ አረፍ የምናደርገው ደግሞ ያሰየ ተኩሏል ደቂቃ መንጠጣ እንደዛ ይሻላል። እና ስለዚህ አንዳንዱ ነገር ከፍተኛ ሁኔታ ስናየው እንግዲህ ግንቦት ወርን እንግዲህ በጣም ከባድ የሆነ ደረቅ ያለ እንግዲህ የበላዩን የተለያዩ ሰዎች የሚዘሩትን በፍጥነት ለማረስ ይመስለኛል በጣም ከፍተኛ የሆነ ንፋስና በጣም በጣም ከሚታሰበው በላይ ከፍተኛ ንፋስ የሚሄድበት ሂደት አለ ማለት ነው። እንዲሁም ደግሞ ከንፋሱ ጋር ተያይዞ ሊሆን የሚችለው በጣም ለየት ባለ መንገድ ያው በተለያዩ የንፋስ ሂደቶች ብቻ ሳይሆን በከፍተኛ ሁኔታ የእያንዳንዱን ልምድ በማለማመድ ሰዎችን የመርዳትና የማገዝ አቅም ሲሆን ለየት ባለ መንገድ አቅማችንን ነው ልንጠይቅ ልናነሳ የመጣንበት ሲል አለው ማለት ነው። ስለዚህ እያንዳንዱን እንቅስቃሴ ያለው እንደ አንዱ ልምድ ሰዓት ቅስቀሳ ያለው ማለት ነው። ስለዚህ በጣም ደስ የሚል እንቅስቃሴ ደስ የሚል ህይወት ስምህርት ነው ማለት ነው። ከዚህ ከዚህ አንፃር ለእያንዳንዱ ህይወት እና ለእያንዳንዱ ሁለት እንግዲህ በሻም እና በዲራ እንግዲህ ያው የምናይበት ስለዚህ እያንዳንዱ ነገር እንግዲህ በደንብ ለማሰልጠንና ለማየት ስንሞክር እንግዲህ እያንዳንዱን የግንቦት ወርን እንግዲህ በጣም በከፍተኛ ሁኔታ ልናሳካው ምንችለው ላይ የተለያዩ ሂደቶች አሉ ማለት ነው። ስለዚህ እነሱንም በደንብ የምናይበት ሂደት አለና እንዲሁ ደግሞ እንደ አጠቃላይ በጣም ከፍተኛ የሆነ ንፋስ እና አየር ንብረቱ ራሱ በጣም ደረቅ የሚሆንበት ሂደት ያለበት እውነት አለ ማለት ነው። ስለዚህ ከዚህ ጋር እንዳይዞ እንግዲህ በደንብ የዚህን ወር ሂደት በደንብ የምናይበት አለ ማለት ነው። ስለዚህ ይህን ይመስላል

እሺ በጣም ጥሩ እንግዲህ ቀጣይ ጥያቄ ስምንት ነው እንግዲህ ስምንት ነው ያው ስንመለከት ከቁጥሮች ውስጥ እንግዲህ ያው እንግዲህ አሪፍ የሆነች ቁጥር ሂደት ነች ማለት ነው። ከሰባት እንግዲህ ከሰባት እና ከዘጠኝ መሃል ያለች ቁጥር ነው የሆነች ነው። ስለዚህ እንግዲህ ያው እነኚህ ቁጥሮች እንግዲህ መጀመሪያም እንግዲህ በጣም በፍተኛ ሁኔታ እንዴት ባለ መንገድ ስናይቸውም ያው በጣም ሀይለኛ የሆኑ ነው። በጣም ትልቅ የሆኑ ግን እዛ ቤት በደንብ የሚጠይቀው እንደው ደግሞ አሰውቀትን በደንብ የሚጠይቀው ነበር ማለት ነው። ስለዚህ እያንዳንዱን ነገር ለመረዳት ስሞክር ብዙ ጊዜ ልንቀይረው የምንችለው ነገር ሲኖር ነው የምንችለው ማለት ነው። ስለዚህ እያንዳንዱን ነገር መቀየር ማንችልበት ሂደት ውስጥ ብዙ ሂደቶች ማከናወን አንችልም ማለት ነው። ስለዚህ የሚለውን ደግሞ እንትን የሚለውን በደንብ ለመረዳት የመሞከር ፊት ነው። ስለዚህ እያንዳንዱን ሂደት በደንብ ልናውቅ ነው ልንረዳ ይገባናል ማለት ነው። እና እንደ አጠቃላይ የምናየው ሂደት ይሰራል ማለት ነው። ስለዚህ በደንብ ሰርተህ ይሆናል ማለት ነው። ስለዚህ እያንዳንዱን ነገር ስንመለከት ከፍተኛ የሆነ የቁጥሩ ሂደት እንግዲህ ጥሩ የሚሆንበትም መጥፎ የሚሆንበትም አንዳንድ የቁጥር አጻጻፊ ሂደታችን ስህተት እንግዲህ የሚመጣበት ሂደት አለ ማለት ነው። ምክንያቱም እንግዲህ ለሰዎች በተለያየ መንገድ አስተሳሰብ የሰው ሂደት ነው ወይም ደግሞ በማናውቀው ነገር የገንዘብ እዳ ላይ ሊያወጣ ስለሚችል ብለን በደንብ ጥንቃቄ እናደርጋለን ማለት ነው። ስለዚህ በተለይ አሁን ላይ አሁን ላይ የተገለጸው ሂደት ላይ በጣም በከፍተኛ ሁኔታ በፍጥነት መምጣት እንደምትችልና ቶሎ እንድትመጣ ማለት ነው አብራ እንድትሄድ ሂደት ነው ማለት ነው። አነጋገራቸው እና ስለዚህ ከዚህ አንፃር ሄደን በደንብ የምንተነትንበትና የምናይበት ሂደት መኖር አለበት ማለት ነው። ስለዚህ እያንዳንዱ ነገር በጣም ጥሩ የሆነ እንቅስቃሴ እና ጥሩ የሆነ ምልከታ ልናይና ልንገመገም የምንችልበት ሂደት ነው ማለት ነው። ስለዚህ እያንዳንዱ ተስፋ አስቆራጭ ሂደት የሚሆነው እያንዳንዱ አስቸጋሪ የአሰራር ሂደት እንዲህ በጣም በቅርብ መንገድ እንደ አብዛኖቹ ደግሞ የመጣሁ አደጋ የመጽሐፍ መግበያ የሚለውን በደንብ የምናይበትም ሂደቱ ወደፊት የሚመጣበት ሁኔታ አለ ማለት ነው። ነው ስለዚህ ከዚህ አንፃር እንግዲህ ያው በዋናነት እንግዲህ የቁጥሮቹን እያንዳንዱን ለምሳሌ የተለያዩ መጽሐፎች ሲታተሙ የተለያዩ ገጾች አሉት ማለት ነው ይህ ገጹ ደግሞ በጣም በከፍተኛ ሁኔታ እንግዲህ እላዩ ላይ ቁጥር የሚጻፍበት ሂደት አለ ማለት ነው። አንድ እያለ ሁለት ሶስት አራት አምስት እያለ እስከ ስምንት የሚደርስበት እና እስከ አስር እያለ የሚቀጥልበት ሂደት አለ ማለት ነው። ስለዚህ እነኚህ ቁጥሮች እንግዲህ ከአንድ ጀምሮ እስከ አስር ያሉ ማለት በጣም ከዜሮ ጀምሮ በጣም ከፍተኛ የሆነ አቅም አላቸው ማለት ነው። ከፍተኛ የሆነ ስለዚህ እነኚን አቋሞች በጣም መስበሩ ትልቅ የአሰራር ሀይል አለ ለማለት ነው። ምክንያቱም ከፍተኛ የሆነ የአሰራር ሂደት ቢሰራ መልካም የሚሆንበት ሂደት አለ ማለት ስለዚህ እኮ ምን አስቸኮለው የሚለውን ሂደትም በደንብ ልናይና ልንረዳ የምንችለው ሂደት አለ ማለት ነው። ስለዚህ አንድ ህዝብ አንፃር እያንዳንዱን ነገር መተግበር እንግዲህ በጣም እንድህ ጠለቅ ያለ ሂደትን የምናይበት ነው ማለት ነው። ስለዚህ እያንዳንዱ ነገር እና እያንዳንዱ እውቀት በደንብ ይቺ ቀላል ነገር ነች የምትሆነው ማለት ነው። ምክንያቱም በጣም ብዙ ጊዜ ያው የቁጥር ሂደቶችን ስንመለከት የሆነ የቁጥር አለመብዛት ነው። ከፍተኛ የሆነ ቁጥሮችን በጣም በከፍተኛ ማለቁ መስጠቱ ያን ያህል ጥሩ የማይሆንበት ሂደት አለው ማለት ነው። ስለዚህ ደብረን እንደዚህ አስቶ ስንመለከት እንግዲህ በጣም ለየት የሆነ መንገድ ያው ጥሩ የሆነ እንቅስቃሴ ያየሁበት የተሟላ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ለየት ባለ መንገድ እንግዲህ የቁጥሮቹን ሂደት ወይም ደግሞ ቁጥርን እንግዲህ በከፍተኛ ሁኔታ በተለያዩ በርካታ ቁጥሮች ውስጥ አስገብቶ በጣም ለየት ባለ መንገድ የምናይበት ሁኔት አለ ማለት ነው። ስለዚህ እንደ አጠቃላይ ግን በጣም ትልቁ ውጤቱ ያው የሚገባ ነው። እና እንዳንዱን ሂደት ያው እንግዲህ በጣም ችግር አለ በደንቦች እያንዳንዱን ሂደት ረጋ ብሎ ለማከናወን ያሰብኩበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር በደንብ ለማወቅ እና ለመተንተን ያሰብኩበት ሂደት አለ ማለት ነው። ስለዚህ ይሄን አድርገህ በደንብ ታውቀዋለህ ይሄንን ደግሞ ካወቅነው እና በደንብ ከተረዳነው ልናየው የምንችለው ሂደትም በደንብ ይኖራል ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም የምናይበትን ሂደት በጣም በከፍተኛ ሁኔታ አሪፍ የምሆንበትን ደግሞ አመለካከታችን የሚለወጥበትም ሂደት አለ ማለት ነው። ስለዚህ እንደ አጠቃላይ በከፍተኛ ሁኔታ እንግዲህ የስምንት የቁጥርህን ሂደት በደንብ ለማየት እና ለመተንተን ሞክረናል ማለት ነው። ስለዚህ እንግዲህ በጣም በከፍተኛ ሁኔታ ቁጥሮች እንደ አጠቃላይ ትልቅ የሆነ አቅም እና ድርሻ የያዙ ናቸው ብዬ ነው የማምነው። ስለዚህ በደንብ ካወቅንና በደንብ ከተረዳን እያንዳንዱን ነገር እንቀይራለን ማለት ነው። ስለዚህ አይቶ ይሄም ምን አይነት ወይም ደግሞ ጥሩ የሆኑ የ

እሺ በጣም ጥሩ እንግዲህ ቀጣዩ ስንመለከት እንግዲህ ያ ትክልት ስራ ማድረግ እወዳለሁ የሚል ነው። እንግዲህ ያው አትክልት ስራ ማድረግ እወዳለሁ ትንሽ አትክልት ቦታ አለኝ አተር እና ቲማቲም እዘራለሁ በየው በየቀኑ ዉሃ አጠጣለሁ እንዲሁም ተክሎችን ቀስ በቀስ ያድጋሉ አዲስ ቅጠሎችን ሲያወጡ ደስ ይለኛል። አፈር አፈር መነቀስ የአካል እንቅስቃሴ ነው እጆቼ ቆሻሻ ይሆናሉ ግን ይሄ ትክክለኛ ስራ ነው። አበባዎችን እዘረጋለሁ ቀለማዎችን ቀለማዎች ያስደስቱኛል። የራሴ ምግብ ማብቀል ለውጥ ነው። ተፈጥሮ ተፈጥሮ ጋር ተፈጥሮ ጋር መሆን ያረጋጋኛል። የአትክልት የስራ ወደ መደሰት እና ምርት ነው እንግዲህ በጣም ጥሩ ሂደት ነው። እንግዲህ አዎ በሚገባ እነኚህ ስንመለከት የጓሮ አትክልቶችን የምናይበት ሂደት ነው ማለት ነው። እንግዲህ አትክልት ስራ እወዳለሁ የሚለው በጣም ከፍተኛ የሆነ ደስታን የሚሰጥ ነው ማለት ነው። ምክንያቱም ብዙ ጊዜ አትክልቶችን ስንመለከት እና በጣም በሰፊው ስንዘራቸው ወይም ደግሞ በሚገባ ስንመለከታቸው እንግዲህ ከፍተኛ የሆነ ደስታን የሚሰጡ ሂደቶች አሉት ማለት ነው። ስለዚህ በተለይ በተለይ በጓራዎችን እንግዲህ ብዙ አትክልቶችን እንዳልነው መትከል የምንችልበት ሂደት አለ ማለት ነው። ስለዚህ ለምሳሌ እንዳልነው አተር እና ቲማቲም እንግዲህ እንዲሁ ደግሞ ለምሳሌ ድንች ሊሆን ይችላል ጥቅል ጎመል ሊሆን ይችላል ካሮት ሊሆን ይችላል እና በርካታ የአትክልት አይነቶችን በሚገባ በጓሮ ባለችበት ጥቂት ቦታዎች ላይ ማድረግ የምንችልበት ሂደት አለ ማለት ነው። አንዳንዴ በሳፋዎች በተለያዩ ሳፋዎች ራሱ አሪፍ የሆነ ትናንሽዬ ነገሮችን ማብቀል እንችላለን። ለምሳሌ ያክል ብናይ አሁን የሆነ ሰፋ ያለ የተሰበረ ሰአፋን ስናይ እሱ ላይ አፈር በሚገባ ጨምረን እንግዲህ አንዱ ጋር ቁጭ አድርግተን የሆነ መቀመጫ ላይ ማለት ነው። በሚገባ አስቀምጠነው። በርካታ እዛ ላይ የሚበቃውን ያህል ነጭ ሽንኩርት ለምሳሌ ብንተክላት ያቺን ቦታ ያቺን ሳፋ ውስጥ እንግዲህ ነጭ ሽንኩርት ብንተክላት በጣም ደስ የሚል የሽንኩርት አይነትን የምንሰበስብበት ሂደት አለ በምርት ደረጃ ማለት ነው። ምክንያቱም ቁጥቋጦ ስትፈልግ ኮትኩተናት የተለያዩ መዳኒት ስትፈልግ በሚገባ መዳኒት ሰጠናት። እንዲሁም ደግሞ ከመድሃኒቷም በኋላ እንግዲህ በሚገባ አረሞ ካወጣች አርሞን አረመንላት ውሃዋንም በደንብ ከሰጠራት በጣም ለየት ያለ የሆነ የአትክልት አይነት ነው። ምክንያቱም ይሄው የሚሆንበት በጣም ብዙ ሰዎች የተከተሉ ነው የሚሄዱት። እና ስለዚህ የሚከተሉበትን በጣም ከፍተኛ የሆነ የተለያዩ ቦታዎችን እያዩና እየተረዱ ስለሚመጡ በጓራቸውም እንደዚህ ለምሳሌ እንደዚህ አይነት ነገሮች አሁን በከተማ አካባቢ በጣም በጥሩ መንገድ ይሰራ ነው ማለት ነው። ስለዚህ በጣም ደስ የሚል ሂደት አለው ማለት ነው። እና ለየት ያለም ስሜት ሊሰጣል ማለት ነው። ስለዚህ እንግዲህ በብዙ መንገድ አትክልቶችን ስንተክል ለምሳሌ እንዳልነው በግቢያችን ውስጥ ራሱ አሪፍ የሆነች አቡካዶን ፍሬን ብንተክላት በከፍተኛ ሁኔታ ችግንዋን እንግዲህ ብንተክል ለየት ባለ መንገድ ቅጠል ታወጣለህ ማለት ነው ቅጠሏን ስታወጣ እንግዲህ በጣም ተስፋ የሚሰጥ ነገር የምናይባት ሂደት አለ ማለት ነው። ስለዚህ በደንብ ተስፋ ትሰጠናለች ማለት ነው። እና ከዚህም አለፍ አለፍ ስንል እንግዲህ በጣም በጥሩ መልክ የምናያትን እንግዲህ ለየት ባለ መንገድ ያቺን አትክልት ለማጠጣት ሆነ ለማረም ለመኮትኮት እንግዲህ እጃችን የሚቆሽሽበት ሂደት አለ ማለት ነው። አፈሩ ሲነካና ስለዚህ ያ ደግሞ በጣም የስራው ሂደት ወይም ደግሞ አንዱ ከግብአቱ ከስራው ግብአት አንዱ ነው ማለት ነው። የዚህ የቆሻሻ እጃችንን የመቆሸሽ እና እጃችን ጥሩ ያለመሆን ሂደቱ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ይሄ በጣም ለየት ያለ ነገር እናየዋለን ማለት ነው። ምክንያቱም የአትክልቱን ለማልማት እንግዲህ የአትክልቱን ልክ ከመሬት ውስጥ ከጭቃ ውስጥ ወጥቶ ለኛ ፍሬ እንደሰጠው ሁሉ አሪፍ አሪፍ ፍሬዎች እንደሰጠች ሁሉ በሚገባ እኛም እሷ ጋር ለመድረስ እንግዲህ ከስር በደንብ በመሆንኳትና መድረስ አለብን ማለት ነው። ስለዚህ የአንዳንዱ ነገር በዚህ መንገድ ማየት ከቻልን ነው። እኔ በጣም ከፍተኛ የሚሆንበት ሂደት አለ ማለት ነው። ስለዚህ እና እንደ አጠቃላይ ይሄንን በደንብ ከተረዳና ካውቅኩ በኋላ ግን በጣም ትልቅ የሆነ አስተሳሰባችንን መቀየር የምንችልበት ሂደት እንደመሆኑ መጠን እንግዲህ ለየት ባለ መንገድ ብዙ ነገሮችንም አውቀንና ተረድተን የምናይበትም ሂደት ይኖራል ማለት ነው። ስለዚህ እንደ አጠቃላይ ይህንን ሂደት እንግዲህ በጣም በጥሩ መንገድ እናሳካዋለን ማለት ነው። ስለዚህ እንግዲህ ብዙ ጊዜ ብዙ ጊዜ ስናየው በጓሮአችን የምንተክላቸው አትክልቶች እንግዲህ በጣም ትልቅ የሆነ ደስታን የሚሰጡን ሂደት አለ ማለት ነው። በተለይ በከተማ ቦታዎች ላይ እና ስለዚህ ይህንን በደንብ አውቀን የተለያየው ትናንሽ አትክልቶችን መትከል እና ጥሩ የሆነ ምግብን መመገብ የተሻለ ለውጥና የተሻለ ስሜት ይጀራል ማለት ነው። ስለዚህ

እሺ በጣም ጥሩ ወደ ቀጣዩ ጥያቄ እንገባለን ማለት ነው። ወይም በጣም ጥሩ የሆነ ሂደት አለው ማለት ነው። ስለዚህ ጥያቄው እንግዲህ እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየ እሁድ ቤተክርስቲያን እሄዳለሁ ጸሎት እና መዝሙር እወዳለሁ የወንጌል ትምህርት ምክር ይሰጣል። ከ መሀበረሰብ ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኘኛል። በቤት በቤት ውስጥም በቤት ውስጥም ጸሎት ጸልይያለሁ። ጠዋትና ምሽት እንዘክራለን። የእምነት መጽሐፍ አነባለሁ። በጾም በጾም ጊዜ ህግን እከታተላለሁ። ይህ መንፈሳዊ እድገት ይሰጥ ይሰጣል። ምንነት ተስፋ ይሰጣል በእግዚአብሔር ላይ እተማመናለሁ። በጣም ጥሩ እንግዲህ ይሄ የጽሁፍ ሂደት እንግዲህ በጣም ደስ የሚል ነው። እንግዲህ ከፈጣሪ የሚያገናኘንን ለየት ያለ የጸሎት ሂደት ወይም ደግሞ ለየት ያለ ከፈጣሪያችን የሚያቀራርበንን የመንፈሳዊ ህይወትን የምናይበት ሂደት ነው ማለት ነው። ስለዚህ በጣም ጥሩ ነው። እንግዲህ ያው በጣም ደስ ይላል ማለት ነው። ስለዚህ የመጀመሪያውን እንኳን ዘዴ ስናየው እምነቴ በህይወቴ ውስጥ ትልቅ ቦታ አለው። ይላል እንግዲህ በጣም ደስ የሚል ነው ማለት ነው። ምክንያቱም እውነት ነው ይሄ ስንመለከተው ከፍተኛ የሆነ ድርሻና ቦታ አለው ማለት ነው። ምክንያቱም በጣም ባመንን ቁጥር ባመንን ቁጥር እያንዳንዱ ነገር እየቀለሉልን የሚሄድበት ሂደት አለ ማለት ነው። ምክንያቱም ከፍተኛ የሆነ ለፈጣሪ የምትሰጠው ትልቅ የሆነ አስተሳሰባችን ደግሞ ምልከታችን በጣም እንግዲህ ጥሩ አርገተን ከፈጣሪያችን ጋር ያለንን ትልቅ የሆነ ምልከታችንን በጣም ለፈጣሪ ራሳችንን አሳልፈን መስጠት ይኖርብናል ማለት ነው። ምክንያቱም በከፍተኛ ሁኔታ አንግዲህ ሊያኖረን የሚችለውና ከብዙ ክፉ ነገሮችና ከብዙ መጥፎ ነገሮች ሊጠብቀን የሚችለው እንግዲህ በጣም ፈጣሪያችን እንደመሆኑ መጣን እንግዲህ በጣም በሚገባ እንግዲህ እንደዛው እንዳልነው የእሁድንም በሚገባ ወደ ቤተክርስቲያን መሄድ እንግዲህ ትልቅ የሆነ ሂደት አለው ማለት ነው። ምክንያቱም ብዙ ጊዜ እንግዲህ የ ጸሎትን ስናደርግ በጣም ለየት ባለ መንገድ ስናደርግም እንግዲህ ወደ የምንፈልገው የቤተክርስቲያን ሂደት ሄደን የልባችንን ቁጭ ብለን ለራሳችን የምንተነፍስበት እና በደንብ ለቤተክርስቲያኑ በጣም ደስ የሚለንን ስሜት የምንተነፍስበት ሂደት ይኖራል ማለት ነው። ስለዚህ በጣም ደስ ይላል ማለት ነው የሃይማኖት ቦታዎች ላይ በጥሩ መንገድ አስቦ በጥሩ መንገድ ተቀሳቀሰ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ለየት ባለ መንገድ የምንሰራቸው ስራዎች ምንም የሉም ማለት ነው። ስለዚህ ከዚህ አንፃር እንግዲህ ስንመለከተው ያው በጣም ጥሩ የሆነ የ የመንፈሳዊ ህይወት ግንዛቤ ነው ማለት ነው። እና እንግዲህ ያው በጣም ጥሩ ነው ማለት ነው። ለምሳሌ ቅዳሜ እና እሁድ በሚገባ ወደ ቤተክርስቲያን የመሄድ እንዲሁም በተለያዩ ክብረ በዓላት ሲኖሩ እነሱንም በሚገባ ማክበር ትልቅ የሆነ ደስታን ይሰጣል ማለት ነው። ስለዚህ በደንብ ይህንን አውቀንና ተረድተን ወደምንፈልገው የስራ መስክ ቦለ የምንፈልገውን የቦታ አይነት በለብ በለብ በለብ ላይ ይገባናል ማለት ነው። እንግዲህ በደንብ ካየንና በደንብ ከተረዳን ብዙ ነገሮችን አውቀንና በጥሩ መንገድ ልንጠቅሳቸው የቻልናቸውን ነገሮች በተገቢው መንገድ ልናምንባቸውና ልንረዳቸው የምንችልበትንም ሂደትንም የምንፈጥርበትም ሁኔታ አለ ማለት ነው። ስለዚህ ይሄንን በደንብ አውቀን እያንዳንዱን ነገር ስናይ በጣም ጠለቅ የማለት ወይ ደግሞ ከፍተኛ የሆነ የ አሰራር ሂደት ወይም የአመልካከትም ሂደት የምናይበት እውነት አለው ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር በደንብ አውቀንና ተረድተን እንግዲህ በጣም በተሻለ መጠን እያንዳንዱን እውቀታችንን እና ልምዳችንን መገንዘብ ይኖርብናል ማለት ነው። እንደ አጠቃላይ ይሄንን ይመስለኛል የዚህ የአስተሳሰብ ሂደት ወይም ደግሞ የዚህ የአመለካከት ሂደት በጣም ደስ የሚል ነው ማለት ነው። ስለዚህ እንግዲህ በጾም በጸሎት እንግዲህ በጣም ፈጣሪን ማሰብ እንዲሁም ደግሞ በተለያዩ ማህበረሰብን ያድናል ማለት ነው። የአንድ ሰው የጽድቅ ስራዎች እና እንግዲህ ከፍተኛ የሆነ ጥቅም ይኖራል ማለት ነው። ስለዚህ ከዚህ ከተያያዘ በጣም ጥሩ የሆነ ሂደት ያየንበት ሁኔታ አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም በሚገባ እንግዲህ ያው ሰው ልጅ እንግዲህ በጣም በሚገባ የፈጠረውን አምላክ በደንብ መፍራት እና በሚገባ በደንብ መገዛት ይኖርብታል ማለት ነው። ስለዚህ እምነቱን በሱ ላይ ካደረገ ብዙ ነገሮችን መቀየርና ብዙ ነገሮችን የፈለገው ደረጃ ሊደርስ የሚችልበት ሂደት እንዳለ እርግጠኛ ነኝ ማለት ነው

እሺ በጣም ጥሩ ወደ ቀጣዩ ሂደት ስንገባ ሳምንት ውሃ እጥረት አለ በየቀኑ አይመጣም በቦታው ላይ መሙላት አለብን መሙላት አለብን። እንግዲህ ያው ማለት ማለዳ ላይ ለሚመጣው ጊዜ እንጠብቃለን። ጀሪካኖች እና ባልዲ ማዘጋጀት አለብን ሁሉም ጎረቤቶቼ ጎረቤቶች ይመጣሉ ረጅም መስመር ይፈጥራል። መጠበቅ ያሰለቻል። ግን ምርጫ የለም ውሃ ለህይወት አስፈላጊ ነው። መፍጠር አንችልም ይሆናል መፍጠር እንችል ይሆናል። ለማጠብ ለማጠብ እና ለማብሰል እንጠቀማለን በጥንቃቄ መጠቀም አለብን። ውሃ ከፍተኛ ዋጋ አለው። ይህ ችግር ይፈታል ይፈታልን ዘንድ ተስፋ አደርጋለሁ። በጣም ጥሩ እንግዲህ ያው የውሃ ችግርን በደንብ የሚገልጽ ሂደት አለ ማለት ነው። እንግዲህ ከፍተኛ ሁኔታ በእያንዳንዱ ቦታዎች ላይ አልፎ አልፎ ችግሩ እሚከሰትበት ቦታዎች አሉ። ማለትም ስለዚህ እንግዲህ ያው እንደ አጠቃላይ ውሃውን ስንመለከት ውሃ እንግዲህ በጣም እንዳልነው ህይወት ነው። እንግዲህ የሰው ለሰው ልጅ ልክ ቅጠሎች የሆነ ቦታ ላይ ተክለናቸው በማግስቱ ፀሀይ ሲሆን ጭንቅላታቸውን ወደ መሬት እሚደፉበት ሂኒት አለ። እና ከዛ በኋላ ማታ ላይ ደግሞ ስናጣቸው ውሃውን ጠዋት ስንሄድ ፍክት ብሎ ተመልሰው ቆሞ እናገኛቸዋለን። እና ይሄ አሁን በጣም አይደለም ለሰው ልጅ ለእንስሳትም ሆነ ለእጽዋትም ሆነ ለእያንዳንዱ ነገር ትልቅ የሆነ ዋስትና እንደመሆኑ በደንብ ልንረዳ እንችላለን ማለት ነው። ስለዚህ እንግዲህ በጣም በከፍተኛ ሁኔታ ይሄንን ስንመለከት ያው ለየት ባለ መንገድ የውሃ እጥረት እንዳለ የምናይበት ሂደት አለ ማለት ነው። ይህ ደግሞ እንግዲህ የውሃ ጥረት በጣም አስቸጋሪና ምቹ የማይሆንበት ሂደት አለ ማለት ነው። ምክንያቱም ከፍተኛ የሆነ የውሃ ጥረት ባለበት ቁጥር የውሃ ምቾት ባልነበብኩ ባልነበብኩ ቁጥር በጣም ብዙ ነገሮች የሚቀየሩበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ለየት ባለ መንገድ ብዙ ነገሮችን ልንረዳና ሊገባን የሚችሉ ሂደቶች መኖር አለባቸው ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ጥሩ የሆነ የውሃ ችግርን በቀላሉ ሊፈቱ እሚችሉ ትላልቅ የባለሙያ ሂደቶች እዛ አካባቢ ላይ በሚገባ ቢሄዱ የተሻለ ለውጥ የሚያመጡበት ሂደት አለ። ብዬ ይኖራል ብዬ አስባለሁ። ያድጉኝ ያጋጥኝ ማለት አቀመማመጥ በጣም ብረት የሆነበት ሂደት አለ ማለት ነው። እሺ በሌላ መሄድ ሞክረውና በዋነኝነት እያንዳንዱ የስራ ሂደት እንግዲህ አሁን ቀላል የሚባል አይደለም አንቺ ተይ ተይ የምንለውን የስራ ሂደትም ከፍተኛ የሆነ ጥንቃቄ ልናደርግበት የምንችልበትም ሂደት መኖር አለበት ማለት ነው። ምክንያቱም ብዙ ጊዜ ውሃ ይጠፋል እና ውሃ ደግሞ ተመልሶ በሚመጣበት ጊዜ በጣም በርካታ ወረፍ አይደለም የተሰለፈው። ብዙ ጊዜን መጠበቅ ያው በጣም ትልቅ የሆነ ትግስትን ይጠይቃል ይሄው ደግሞ ግዴታም ከመሆኑ አንፃር ነው። እንግዲህ የምንጠብቀው ማለት ነው። ስለዚህ ይኸን የውሃ ችግር በሚገባ ሊፈቱ የሚችሉ ባለሙያዎች እንዲሁም ደግሞ ለምሳሌ የተለያየ ከርሰ ምድር ውሃ የሚቆፍሩ ባለሙያዎች ሊሆኑ ይችላሉ። እንዲሁም በጣም በከፍተኛ ሁኔታ በማሽንም የሚቆፍሩ ትላልቅ ማሽኖችን የያዙ ትላልቅ የመንግስት የመቆፈሪያ ማሽኖች አሉ ማለት ነው። ስለዚህ እነሱን በሚገባ በጣም ከፍተኛ የሆነ የውሃ ጥረት ያለበት ቦታ ላይ ይህንን በቀላሉ አርግቶ ለማህበረሰቡ ሃያ አራት ሰዓት እንዲጠቀም ማድረግ የሚቻልበት ሂደት አለ ማለት ነው። ስለዚህ ይሄ ደግሞ በጣም ትልቅ የሆነ ነገር ነው ማለት ነው። ምክንያቱም አንዴ ከተሰራ ውሃው ያው ቆጣሪ እንኳን የማንከፍልበት ሂደት አለ ማለት ነው። ምክንያቱም ሁሉ ጊዜ ስንመለከተው ይሄ አዳንዶች ስራ አይነት በቆጣሪ የሚሆንበት ሂደት አለ ማለት ነው። ውሃው ስንመለከት ማለት ነው ግን የዚህ የእርሻ ምድር ውሃ እንግዲህ ያው የሚገባ ከመሬት ውስጥ ብቻ የሚገባ እንዲወጣ ማድረግ ነው ትልቁ የኛ ስራ ማለት ነው። እና ይሄንን በደንብ አደርገው ጥሩ የሆነ የአሰራር ማለት በደንብ ቼክ ሊስቱ ባደረግነው ይሄን አሉ ነገር ማለት ነው። እንጂ በቃ ሲመች እሺ የምንልበት ሂደት አለ ማለት ነው። ስለዚህ በዋና እያንዳንዱን ነገር ስንመለከት ያው ከእኛ ጋር ለምሳሌ አብሮ ሊቀዳ የሄደውን እኛ ስንጨርስ እንግዲህ በጣም በጥሩ መንገድ ጎረቤት ለምሳሌ ሊሆን ይችላል። በቃ አንተ እንደምንም ትንሽ ቆይተህ እና ጨርስና እኔ እንደዚህ እንደዚህ ጉዳይ አለብኝ ልሂድ ብለን ነው የምንሄድበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ከፍተኛ የሆነ የውሃ ችግር ሲኖር እንግዲህ ብዙ ነገሮችን አንድ ላይ ይዞ ሊመጣ የሚችልበት ሂደት አለ ማለት ነው። ምክንያቱም ከፍተኛ የሆነ ምቾት እና ከፍተኛ የሆነ ግንዛቤ የሌለው አመለካከትም ልናይ የምንችልበት እውነት አለ ማለት ነው። ስለዚህ

እሺ በጣም ጥሩ እንግዲህ ፀጉሬን ለመቆረጥ ጊዜው ደርሷል፣ በየወሩ እሄዳለሁ፣ መስተካከል ያስፈልጋል የፀጉር አስተካካይ ጥሩ ናት ምንም ምን እንደምፈልግ ታውቃለች አንዳንድ ጊዜ አዲስ ስታይል። እሞክራለሁ መጀመሪያው ታጥበዋለሁ ከዚያም ትቆርጠኛለች። በመስተዋት እመለከታለሁ በዙሪያዬ ሴቶች ሌሎች እየታደሉ ናቸው። ሁላችንም እንነጋገራለን ስለ ህይወት እና ስራ እንወያያለን። የሳሎን ጊዜ ማረጋጋት እና ከዛ ከዚህ ፀጉሬ ደስ ይለኛል ከዛ ፀጉሬ ደስ ይለኛል። ንፁህና መስተካከል ተሰምቷል። ንጹህ እና መስተካከል ተሰምቷል። እሺ በጣም ጥሩ እንግዲህ አዎ የሚገባ የፀጉርን ሂደት ነው በደንብ ይሄ በጣም ደስ ይላል ማለት ነው። እንግዲህ እኔ በሚገባ ፀጉሬን በፍጥነት በፍጥነት የፀጉሬ የሚያድግበት ሂደት አለ ማለት ነው። ስለዚህ በየወሩ ሄጄ በጣም በጥሩ መንገድ ምስተካከልበት ሂደት አለ ማለት ነው እና ደስ የሚል ሂደት አለ ማለት ነው። ፀጉርን እንግዲህ ስንስተካከል ብዙ ጊዜ ልክ እንደኛው ሊስተካከሉ የመጡ የተለያዩ ሰዎች ከተለያዩ ቦታ ይኖራሉና እንግዲህ እነኛን ሰዎች በጣም ብዙ ነገሮችን የምናወራበት እና ብዙ ነገሮችን የምትጠይቅበት ብዙ ነገሮችን ያልተግባባናቸውን ወይም ደግሞ ያላወቅናቸውን ነገሮች በጣም በጥሩ ግንዛቤ የምንወያይበትም ሂደት አለ ማለት ነው። ስለዚህ ከዚህ ጋርም ተያይዞ ይሄ በጣም ደስ የሚል ሂደትን ይፈጥራሉ ብዬ አስባለሁ። ስለዚህ ከዚህ አንፃር እያንዳንዱን ነገር ለማወቅ እና ለመረዳት ስንፈልግ ብዙ ጊዜ ለየት ባለ እውቀትና ለየት ባለ ግንዛቤም የምናስተካክላቸው ነገሮች ይኖራሉ ማለት ነው። ለዚህ ከዚህ አንፃር እያንዳንዱን ነገር ስለዚህ በኋላ ከጣም ጥሩ የሆነ ሂደት አለው ማለት ነው። ስለዚህ በዋናነት ስናስበው እንግዲህ ለየት ባለ መንገድ የፀጉርን ያቆራረጥ ሂደት እንዲሁም ደግሞ ፀጉራችንን ስንቆረጥ እንግዲህ በሚገባ ምናምን ያኛቸው ሰዎች የሚያዩ ሰዎች እንደመሆናቸው መጠን ለኛ ሊጠቅመን የሚችለው ወይም ደግሞ ስለ ህይወትም ሆነ ስለ ስራ ስለ ንግድ ሊሆን ይችላል በጣም በጥሩ መንገድ ሊጠቅሙ የሚችሉትን ነገር በጣም በጥሩ እውቀትና ልምድበተሞላው ሂደት የምናስተካክልበት ነው የምንረዳበት ሂደት አለው ማለት ነው። ስለዚህ ኋላን ስንመለከት ያው ለየት ባለ መንገድ የምናይበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር ስናየው ፀጉራችንን በጣም በጥሩ መንገድ ሲያድግ እንግዲህ ያው በጣም የተሻለው መንገድ ማሳመር ወይም ደግሞ መቆረጥ ትልቁን ቦታ ይይዝልና ለማለት ነው። ስለዚህ የለንም በጣም እንደሆነ አስቤ ምን አይነት ነገር ነው? እና እሺ እያንዳንድን ነገር በደንብ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በከፍተኛ ሁኔታ እንግዲህ የ የፀጉር የመቆረጥ ወይም ደግሞ ፀጉርን በሚገባ ማሳመር እና ራስን በሚገባ ፎርም ማድረግ ትልቅ ነገር ነው ብዬ ነው የማስበው። ምክንያቱም ብዙ ጊዜ የእያንዳንዱን ነገር ስናደርግ በተቻለ መጠን ልንቀይረው የምንችለውን ነገር በራሳችን አቅም የምንቀይርበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ለየት ባለ መንገድ ብዙ ነገሮችን አውቀን እና ተረድተን ሂደት አለው ማለት ነው። ስለዚህ እያንዳንዱን ሂደት እና እያንዳንዱን ምልከታ በጥሩ መንገድና በጥሩ እንቅስቃሴ የምናይበት ሂደት አለው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ለየት ያለ እውቅና ነና መመሳሰት የምናይበት ሁነት አለው ማለት ነው። ስለዚህ ከዚህ አጻር እንግዲህ ስናይ በጣም ጥሩ የሆነ ግንዛቤ እና እውቀትን የምናይበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ሂደት ስንመለከት ከፍተኛ የሆነ ልዩነት የሚፈጠርበት ሂደት አለ ማለት ነው። ስለዚህ አንዳንዱ ነገር ማየት ነው የምንችለው ሂደት አለው ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር ስናይ ብዙ ጊዜያት ነው ብዙ ልምድ ባላቸው የሙያ ክህሎቶች በደንብ የምናይበትና የምንረዳበት ሂደት ይኖራል ማለት ነው። ስለዚህ በተለይ አሁን ለምሳሌ የፀጉር ስራ አሪፍ የሆነ የሙያ ሂደት ነው የሚል ደግሞ ከፍተኛ የሆነ ሙያ የሚጠይቅ ሂደት አለው ማለት ነው። ምክንያቱም ማንኛውም ሰው ተነስቶ ልቁረጥ ቢልቅ ግብጥብጥ አድርግቶ ነው ሚጥለን ማለት ነው። ስለዚህ ይሄንን በደንብ ኝዛቤ ውስጥ አስገብተን ጥሩ የሆኑ ባለሙያዎችን ማበርሳታትም ሆነ በሚገባ ማድነቅ የተሻለ ነገር ይሆናል ማለት ነው። ስለዚህ ከዚህ አንፃር ለየት ባለ መንገድ ጥሩ ይሆናል ማለት ነው። ስንመለከተው እና የእናንተ እያንዳንዱን ነገር ስናይ ደግሞ ወይ አምበሳ የምንለው ነው የምንለው ነው ያላደረገች አይደለም ጥሩ ቅስቀሴና ጥሩ የምናደርገው አውርዳቸውን ሺህ ሰባት ድረስ የምንላቸው ነገር በደንብ የማየበት ሲል

እሺ ኮምፒውተር ዛሬ ችግሮች አሉት በጣም ቀስ ቀስታል መከፈቱ ረጅም ጊዜ ይወስዳል። መተግበሪያዎች ይቅን መተግበሪያዎች ይቅርቅዛሉ በእርግጥም እንጨን አሽጨንቋል። መረጃዬን መረጃዬን አላሻጣኝ ብሎ ተስፋ አድርጓል። መጀመሪያ እንደገና አስጀመርኩ አስጀምበርኩኝ አረዳም ነው። አረዳም እንግዲህ አሁንም የቴክኖሎጂ ድጋፍ ደውል እየሞከርኩ ነው። የቴክኒክ ድጋፍ እየደወርኩ ነው። እሺ ምናልባት ቫይራል ቫይረስ ሊሆን ይችላል። ወይም ያሮጌ ያሮጌ አድሜ ምልክት ይህ ኮምፒውተር ለአምስት አመት ነበር። አዲስ ማግኘት ማግኘት ጊዜው አይደለም። በመጀመሪያ ችግሩን መፍታት እሞክራለሁ። በቴክኖሎጂ ላይ በጣም ጥገኛ ነኝ። ሲሰራ እስክትጠብቅ ምን ያህል እንደምንጠቀም እረዳለሁ። እንደምንጠቀም እረዳለሁ። እንግዲህ ቴክኖሎጂን ስንመለከተው በጣም ከፍተኛ የሆነ ሂደት አለው ማለት ነው። ቴክኖሎጂ እንደ አጠቃላይ በጣም በብዙ መንገድ የቴክኖሎጂ ስራዎችም ደግሞ የተለያዩ በጥሩ በሰው ሀይል የሚፈጠሩ ማሽኖችን ስናይ እንግዲህ ብዙ ጊዜ ያው የመበላሸት ህይወታቸው ከፍተኛ የሚሆንበት ሂደት አለው ማለት ነው። ስለዚህ ከዚህ አንፃር እንግዲህ ቴክኖሎጂን እንዳልኩት ምላክ አልተወለደም በዋናነት እያንዳንዱን ነገር ይሄን ሲፈልግ ተረዳሽ ከሆነ በጣም ጥሩ የሚሆንበት ሂደት ይኖራል ብዬ አስባለሁ። ምክንያቱም በዋናነት እንግዲህ የቴክኖሎጂ ሂደቶች ለምሳሌ ኮምፒውታል ሲበላሽ ስልክ ሲበላሹ እንግዲህ የተለያዩ የሚያስፈልጉን ዲስክቶፕ አይነቶች ሲበላሹ እንግዲህ በጣም በጣም ከፍተኛ የሆነ ሂደትን የምናይበት ሂደት አለው ውስጡ ያሉም ነገሮች ሲበላሹ ብዙ ነገሮችን ሊያስተጓጉለን የሚችልበት እውነት አለ ማለት ነው። ይሄንንም በደንብ ተረድተን ማወቅና መገንዘብ የሚችልበት ሂደት መኖር አለበት ብዬ አስባለሁ። ምክንያቱም ብዙ ጊዜ የምናየውና ብዙ ጊዜ የምንሰራው ስራ እንግዲህ በጣም የመለያየት ባህሪ ቢኖረውም በከፍተኛ ሁኔታ ለማስተካከል እና ለማሰላት የምንችልበትን ሂደት እኖረዋለሁብን ማለት ነው። ስለዚህ ከዚህ አንፃር እንጂ ደየት ትባላለህ? ስቃሴና የት ባለ ልምድ በመኪናው አምጥቶ የምንመጣበት ሌላ ሳለ ማለት ነው። ስለዚህ በዚህ አንፃር የሚል በደንብ የምናይበት ሲሪየስ አለ። ስለዚህ ያን አለ እንደርስም ካለ የሚለው ወርተህ እየወጣ ወይም የሚሄድበት ወይም ደግሞ ጥሩ የሆነ ግንዛቤንም ይዘን እንግዲህ ወደ የምፈልገው የቴክኖሎጂ ወይም ደግሞ የኮምፒውተር ሂደቶች የምንሄድበት እውነት አለ ማለት ነው። ስለዚህ ያ ጊዜ ላይ እንግዲህ ከፍተኛ የሆነ የስራ ሂደት እንግዲህ ሲበዛበት ወይም ደግሞ እንዳልነው በጣም ብዙ አመታት ሲፈጅ እንግዲህ የተለያየው ችግሩ ሊያጋጥሙት የሚችሉበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር ይህንን ልናስተካክለው የሚገባን ትልቁ ነገር ነው ማለት ነው። ስለዚህ እያንዳንዱን ስራችንንም ሆነ ቅድዛቤውን በደንብ አሻሽለንና አጥሩ አርግተን መስራታችን በጣም ትልቅ የሆነ ጥቅም የሚፈጥርልን ሂደት አለው ማለት ነው። ስለዚህ ከዚህ አንፃር እንግዲህ ልዩ የሆነ እንቅስቃሴና ልዩ የሆነ መልከታንም የምናይበት ሂደት መኖር አለበት ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ የቴክኒክ ችግር ወይም ደግሞ የሙያዊ የችግር ግድግድ ሲኖርብን ያው በሚገባ ድላልቅ ባለሙያዎች ጋር ሄዘን ሄደን ወይም ደግሞ ድራልቅ የሙያ ክህሎት ያላቸው ሰዎች ጋር ይዘን ሄደን እንግዲህ ችግሩን በሚገባ አስረድተን ያው ችግሩን እንዲፈታለን የምናደርግበት ሂደት መኖር አለበት ማለት ነው። ስለዚህ ከዚህ አንፃር በሚገባ ችግሩን እንዲፈታ ወይም ደግሞ በጣም በጥሩ መንገድ እንዲስተካከል ነው የምናደርግበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር ከግልፃሜ ውስጥ አስገብተህ ወዳይበት ህይወት አለ ማለት ነው። ስለዚህ እንግዲህ በዋናነት የዚህ የምበላሸት ሂደት ወይም ደግሞ ጥሩ የሆነ አሰራር ሂደቱን በደንብ ካላስተካከልን ወይም ደግሞ በጣም በጥሩ መንገድ ካላመቻቸን በጣም ገብተኛ የሆነ የሂደቱ በጣም ጥሩ ሆኖ በጣም ከፍተኛ ሁኔታ የሚንቀሳቀስበት ሂደት ትንሽ ይቀንሳል ማለት ነው። ስለዚህ ከዚህ አንፃር በጣም ልዩ መንገድ እያንዳንዱን ስራችንን በጣም ለየር ብቻ ምናምን የገባት የሽህደት መኖር አለበት ማለት ነው። ስለዚህ ከዚህ ሀንሳር እንግዲህ ጥሩ የሆነ ግንዛቤን እና ጥሩ የሆነ ምልከታን የምናይበት ሁኔታ አለው ማለት ነው። ስለዚህ እንዴት ነው? አልሰራሁም እዚህ የሚለውን በደንብ አስብበትና የምትሰርበትን መሽተሳለም አርሰስ ስለዚህ ያን አለው።

እሺ ባህላዊ ዳንስ መማር ጀምሬያለሁ እስካር እስክስታ በጣም ነው እግሮቼ እግሮቼን እና ትከሻዬን በልዩ መንገድ እጠቀማለሁ። የሙዚቃ ምትን በቃ መከታተል አለብን መምህራ መምረሩ መምህሩ ቅንስቃሴዎችን ያሳያል። እኛም እንደ ግማል እንደግማለን በመጀመሪያ ከባድ ነበር። አሁን እየተሻሻለ ነው። ከሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እንደምን አለን ባህላችን። መጠቀም መጠቀም አስፈላጊ ነው። በዓል በዓላት ላይ እንቀርባለን ዳንስ ደስ እና ኩራት ነው። ደስታ እና ኩራት ነው። አየህ እኛ ማን ማንነት ነው የኛ ማንነት ነው። በጣም ጥሩ እንግዲህ በሚገባ ራሳችንን የሚገልጽ ሂደት አለው ማለት ነው። እንግዲህ ያው ዳንስ በጣም በጥሩ መንገድ የምናየውና በጥሩ መንገድ ልናስተናግደው የምንችልበት ሂደት አለ ማለት ነው። እና በዋናነት ዳንስ ስናየው ከፍተኛ የሆነ ምቾት ያለው ሂደት የሚመስል ወይም ደግሞ በጣም ደስ የሚል ሂደት አለው። በተለይ በተለይ በጣም ነው ለሚወደው ሰዎች ማለት ነው። ያው በሚገባ ያው እኔም ደስ ይለኛል ማለት ነው። እና ዳንስ ስንመለከት በጣም በከፍተኛ ሁኔታ ጥሩ የሚሆንበት ሂደት አለ። ዳንስ ማለት ነው። ዳንስ ስንመለከት በጣም በከፍተኛ ሂደት እና በከፍተኛ ሁኔታ ልዩ በሆነ እንቅስቃሴ እና ልዩ በሆነ መተግበር ሂደት እንግዲህ በጣም ከፍተኛ የሆነ ምቾት ያለው ወይም ደግሞ ለሰው የተስማሚ የሚሆንበት ሂደት አለ ማለት ነው። ስለዚህ ጋር ከዚህ አንፃር ለየት ያለ ሂደት አለው ማለት ነው። ዳንስን ስንመለከት ምክንያቱም ዳንስ በጣም ብዙ ጊዜ ልንቀይረው ወይም ደግሞ ደግሞ ልንሽረው የማንችልበት ሂደት አለ ማለት ነው። አንዴ በብዙ መንገድ ከተረዳነው ወይም ደግሞ ለምንዱን በቀላሉ በቀላሉ ካስነካነው ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ለየት ያለ እንቅስቃሴም የምናደርግበት እውነት አለ ማለት ነው። ስለዚህ ይህንን በጣም ከግንዛቤ ውስጥ በማስገባት እንግዲህ ለየት ያለ እንቅስቃሴ እና ለየት ያለ ብልሃትን እንደ አጠቃላይ ይዘን ወደ ምንፈልገው ሂደት የምንገባበት ሁኔታ አለ ማለት ነው። ስለዚህ እያንዳንዱን ሂደታችንንም በተቻለ መጠን ለየት አርግተን ወይም ደግሞ ጥሩ አርግተንም ምንቀሳቀስበትን ሂደት በጣም መፍጠርና ብዙ እንቅስቃሴዎችን ለማድረግ የሚሞከርም ትልቅ የሆነ ሂደት ይፈጥራል ብዬ አምናለሁ። ስለዚህ ከዚህ አንፃር ለየት ያለ እንቅስቃሴን ለማድረግም ሆነ ጥሩ የሆነ እንቅስቃሴን ለማድረግ እንግዲህ በሚገባ የምንዳንስ የምንለምድበት ሂደት ይኖራል ማለት ነው። ስለዚህ ብዙ ጊዜ ዳንስ እንግዲህ በጣም በከፍተኛ ሁኔታ እንደ የአካባቢው የሚለያይበት ሂደት ቢኖርም በጣም በርካታ አካባቢዎች ሀይለኛ ሀይለኛ ዳንስ የሚችሉ ወይም ደግሞ የሚማሩ ሰዎች አሉ ማለት ነው። ስለዚህም እንዲሁ የሚያስተምሩት በጣም ከፍተኛ የሆነ ልምድ ያላቸው እና በጣም በትልቅ እውቀት የተገነቡ ባለሙያዎች አሉ ማለት ነው። ስለዚህ የዚህ የዳንስ ሂደት እንግዲህ በጣም ከፍተኛ የሆነ ደስታን የሚሰጥበት ሂደትም አለ እንዲሁም ሰዎችንም የሚያዝናና ከራስ አልፎ ለሰዎች አዝናኝ የሚሆንበት ሂደት አለው ማለት ነው። ስለዚህ ይሄንን እንግዲህ በጣም በጥሩ መንገድ ልናየውና ልንረዳው የሚገባን ትልቁ ሂደት ነው ብዬ ነው ማስበው። ምክንያቱም ብዙ ጊዜ የተለያዩ የዳንስ አይነቶችም ሆነ የተለያዩ የጭፋሮ አይነቶችን ስንመለከት እንግዲህ ከፍተኛ የሆን ደስታን እና ከፍተኛ የሆነ ስሜትን የሚሰጠን ሂደት ስላለ እንግዲህ በሚገባ በትምህርት የታገዘ ሲሆን ደግሞ በጣም በጣም ከፍተኛ የሆነ ደስታን የሚፈጥር እንዲሁ ደግሞ ለሰዎች ትልቅ የሆነ ሂደትን የሚያሳይበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ የሙዚቃ ምቱንም ሆነ ይሄው እዚህ ጋር ለምሳሌ ስንጨፍር ሙዚቃውን እና እኛን አንድ ላይ አገናኝቶም የምንጨፍርበት ወይም ደግሞ እኛ በሚገባ ከሙዚቃው ጋር እኩል የሚሄድ ጥበብንም እንግዲህ በሚገባ እንደዚህ ያሉ ትምህርቶችንም እንደ አጠቃላይ ስላአቅፎ ስለሚይዝ ለየት ባለ መንገድ በጣም አሪፍ የሆነ ጨፋሪ የምንሆንበት ሂደት አለ ማለት ነው። ስለዚህ ይሄንን በደንብ አይተንና ተረድተን እንግዲህ ለእያንዳንዱ እንቅስቃሴያችንም ሆነ ልምዳችን በደንብ አውቀንና ተገንዝበን የምናይበት ሂደት አለ ማለት ነው። ስለዚህ እንደ አጠቃላይ ይሄንን ሂደት በጣም በጥሩ እንቅስቃሴ ልምድ የምናይበት እውነት አለ ማለት ነው። ስለዚህ ይህንን በደንብ ተረድተን የምንቀሳቀስበት ሂደት መኖር አለበት ማለት ነው። ስለዚህ የእያንዳንዱን እውቀትና ልምድ በጣም በተገቢው መንገድ የምናይበት እውነት አለ ማለት ነው። ስለዚህ የበደንብ ይሄንን ከተረዳና ካወቅን እያንዳንዱን ሂደት በደንብ ለይተንና አቅደን የምንቀሳቀስበት ሂደት መኖር አለበት ማለት ነው። ስለዚህ ያ እንደ አጠቃላይ ለየት ያለ እንቅስቃሴ በምናደርግበት ሂደት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

እሺ እንግዲህ ቀጣዩ ሂደት እንግዲህ ምሽት ላይ ቤተሰቡ አብረን እንበላለን ይህን የእለቱ ምርርት ምርጥ ጊዜ ነው እናቴ ጣፋጭ ምግብ ታዘጋጃለች እህቶቼ የእረኝ እየረዳት ይሆናል ይሆናልና ሁላችንም ሁላችንም በዙሪያው ተቀምጠን እንነጋግራለን እያንዳንዱን የእለቱ ታሪክ ይነገራል አባቴ ይስቃል እናቴ ትከታተላለች ወንድሜ አዲስ ነገሮችን ይናገራል እኔም የእለቴን ልምድ አጋራለሁ እንደ ጂሽ አብረን መሆን እንወዳለን ቤተሰብ የህይወት ማዕከል ነው በየምሽቱ ይህ እናደርጋለን በጣም ጥሩ እንግዲህ ያው በሚገባ ደስ የሚል ሂደት የምናሳልፍበት ሂደት አለት ነው አለት ነው እንግዲህ ከቤተሰብ ጋር ማለት ነው እንግዲህ በከፍተኛ ሁኔታ ቤተሰብ ለየት ያለ ከቤተሰብ ጋር ያለንን ትልቅ የሆነ ግንዛቤና ትልቅ የሆነ መልከታን በጣም በብዙ መንገድህ ልንቀይረው የምንችልበት ሂደት አለ ማለት ነው ስለዚህ ከዚህ ጋር ተያይዞ እንግዲህ ቤተሰብን በጣም በከፍተኛ ሁኔታ አብረናቸው ብዙ ህይወትን ያሳለፍንበትና ብዙ ሂደቶችን አብረንም የምናሳልፍበት ሁነታ አለ ማለት ነው። ስለዚህ ከዚህ ጋም ተያይዞ እንግዲህ ከቤተሰብ ጋር ያለንን ግንኙነት በጣም በከፍተኛ ሁኔታ አብረን የምንሰራበት እና አብረን የምንተገብርት ሂደት አለ ማለት ነው ስለዚህ ቤተሰብ በጣም ትልቅ የሆነ ቦታ ነው የያዘ ወይም ደግሞ በጣም ከፍተኛ የሆነ የቦታ ሂደትን ያዙ እውነት አለው ማለት ነው ምክንያቱም ብዙ ጊዜ ቤተሰብን ስንመለከት በከፍተኛ ሁኔታ ያው የልጃቸው ደስታ የነሱ ደስታ የሚሆንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋም ተያይዞ እንግዲህ ያው በተለይ አመሻሽ ላይ በጣም ደስ የሚል ስሜትን እና አጠቃላይ ያልፉበት ሂደት አለ ማለት ነው ምክንያቱም ጠዋት ላይ ያው በሚገባ ወደ ስራ ሁሉም የሚሄድበት ሂደት አለ ማለት ነው ስራም ሆነ ወደ ትምህርትም ሆነ እያንዳንዱ ወደ የፌናው ይሄዳል ማለት ነው። ማታ ማታ ሲሆን ግን በሚገባው ሁሉም አንድ ቦታ ተሰብስቦ በአንድ ፊት እንግዲህ የሚጫወትበት ሂደት አለ ማለት ነው ስለዚህ እንግዲህ ይህ የመጫወት ሂደት እንግዲህ ቤተሰብ ጋር በጣም ነው ደስ የሚል ስሜትን የሚሰጥ ነገር በማለት ነው እና በጣም በከፍተኛ ሁኔታ ብዙ እውቀቶችን እና ብዙ ልምዶችን የምናይበትና የምንረዳበትም ሂደት አለ ማለት ነው። ስለዚህ በጣም በከፍተኛ ሁኔታ ብዙ ትምህርቶችንና እውቀቶችን የያዝንበትና በጣም በጥሩ መንገድ ተግባራዊ የምናደርግበትም ሂደት እንግዲህ ለየት የሚያደርገው ሂደት አለ ማለት ነው ስለዚህ እያንዳንዱን እውቀታችንን በጣም በተገቢው መንገድ አይተንና ተረድተን ብዙ ጊዜ ለየት ባለ መንገድ የምንሰራበት ሂደት ማለት ነው ከቤተሰብ ጋር እንግዲህ ብዙ ምክክሮችን ብዙ ነገሮችን እንግዲህ ብዙ ጨዋታዎችን ሊሆን ይችላል ብዙ የተለያዩ የሚያስፈልጉንን የእውቀት ደረጃዎችን ሊሆን ይችላል እና እያንዳንዱን ሂደት እንግዲህ ከቤተሰብ ጋር በጣም በከፍተኛ ሁኔታ የምናሳልፍበት ሂደት አለ ማለት ነው በተለይ በተለይ በጣም በበአላትና እንዲሁ ነው በደስታ የምንውልበት የቀናት ሂደት በጣም ብዙ ጊዜ ናቸውና ያ ደግሞ በጣም ትልቅ የሆነ ደስታ የሚሰጥበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር የምናይበት ሂደት አለ ማለት ነው ስለዚህ በዋናነት እያንዳንዱን የደስታችንን ሂደት ስንመለከት ከፍተኛ የሆነ ምቾትና ከፍተኛ የሆነ ብልሃትን ለአጠቃላይ የሚሰጠን እና በጣም የተመቻቸ ጊዜ ነው የሚፈጥርልን ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በገባን ልክ እና ባወቅነው ልክ የምናይበት ሂደት አለ ማለት ስለዚህ ከዚህ ጋርም ተይዞ ልዩ የሆነ እንቅስቃሴ እና ልዩ የሆነ ልምድን የምናከናውንበት ሂደት አለ ማለት ነው። ስለዚህ እያንዳንዱ እውቀታችንን እንግዲህ በጣም በጥሩ መንገድ እና በጥሩ ግንዛቤ አውቀን እና ተረድተን የምናይበት ሂደት አለ ማለት ነው ስለዚህ ከዚህ አንፃር እንግዲህ በዋናነት ምሽት አካባቢ ላይ በጣም ደስታ የሚሰጠን ሂደትን አብረን የምናሳልፍበት ሂደት በጣም ደስ ይላል ማለት ነው። ከቤተሰብ ጋር እውነተኛው ሂደት እንግዲህ በጣም ብዙ ጊዜ ያሳለፍኩበት ሂደት አለ ማለት ነው። በጣም በተለይ በተለይ ይከብ የማይረሳኝ ከመጥን በላይ እንግዲህ በበዓላት ጊዜዎች በጣም ከፍተኛ የሆነ ቤተሰቡ ውስጥ በጣም ብዙ ጨዋታዎች ይነሳሉ ብዙ ሂደቶች ይነሳሉ በጣም ብዙ የመሳሳቅና ብዙ የመማማር ሂደቶችን አጠቃላይ ያሉበት ሂደት ነበር እና በጣም ደስ የሚልበት ሁኔታ ነበር በዛ ጊዜ ላይ ማለት ነው። ስለዚህ ያ ጊዜ በጣም አመርቂና አስደሳች ጊዜ የምንለው ነው ማለት ነው እና ይሄንን ይመስላል እንግዲህ እንደ አጠቃላይ ጠቅላላ አርገሰን ስንመለከተው የጊዜ ሂደቱንም ሆነ የጊዜ አመለካከት ማለት ነው እና አንድ አጠቃላይ ይሄንን ለየት ያለ የእውቀት ደረጃንም በደንብ የምናይበትና የምንረዳበትም ሂደት መኖሩን በከፍተኛ ሁኔታ ልናውቅ የሚገባን ይሆናል ማለት ነው እና ለአጠቃላይ በደንብ ይሄንን ተረድተንና አስበንበት ለየት ባለ መንገድ ብዙ እውቀቶችን እና ልምዶችን የምናልፍበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄንን ልዩ ሆነ ውህደት ማየት

እሺ እንጀራ ማብሰልሽ የቤተሰብ ስራ ነው መጀመሪያ ጤፍ ማስፈጨት አለብን ከዚያ በውሃ እናቀጥነዋለን ሶስት ቀናት ጠበቅ አለብን። ሲያልፈርም ጥሩ ሽታ አለው ሚጣድ ምጣድ ላይ እናሳርፋለን። ትልቅ ክብ ክብ መልክ አለው በእሳት ላይ በፍጥነት ይበስላል። ጎን እንገለብጠዋለን ከዚያ በጥጥ በጥጥ እንሸፍነዋለን እንጀራው በየቀኑ እንጠቀማለን። ከወጥ ጋብ ጣፋጭ ነው ይህ የኛ ባህላዊ ምግብ ነው። ማብሰል ጥበብ ይፈጥልጋል። በጣም ጥሩ እንግዲህ በሚገባ እንግዲህ ያው ጥሩ ሂደቶችን እንደ አጠቃላይ የምናሳልፍበት ሂደት አለ። በአመጋገብና በአበሳሰል ሂደት ጋ ማለት ነው። እንግዲህ በሚገባ ከዋናው ከማስፈጨቱ ጀምሮ በሚገባ ያው ህዶ በሚገባ ጤፉ ለምሳሌ ስናይ በጥሩ የሆነ አፈጫጨት የተፈጭቶ በጣም ጥሩ በሆነ መንገድ ደቆ። ከወፍጮው ቤቱ ከባቡር ቦታዎች የሚመለስበት ሂደት አለ ማለት ነው። ስለዚህ በሚገባ ከተፈጨና በጥሩ ሀይል ከመጣ በኋላ በሚገባ የሚቦካበት ሂደት አለ ማለት ነው። ሚቦካ ማለት ያው በሚገባ በጥሩ የሆነ የውሃ እየጨመርን በጥሩ መንገድ የሚታሽበት እና ጥሩ የሆነ የመብላላት ሂደት እንዲያመጣ ምናረግበት ሂደት አለ ማለት ነው። ያንን እንግዲህ ለማረግ መጀመሪያ ከስር ምትገባ ወይም ደግሞ የመጀመሪያዋ ያንን የምግብ ሂደት ወይንም ደግሞ ያንን። የተፈጨ የተቦካ እንግዲህ በሚገባ እንዲቦካ ምታረገው በሚገባ ከስር ምትጨመር እርሾ ምትባል የዚሁ የምግብ ሂደትን ምታፋጥነው ወይም ደግሞ በጣም ቶሎ እንዲቦካ ምታረገው እርሾ ምትጨመርበት ሂደት አለ ቅድሚያ ማለት ነው። ስለዚህ በሚገባ ከዛ ሲቀጥል ነው እንግዲህ ያው ጤፉ ሚጨመረው ደግሞ ተነፍቶ በሚገባ ሚጨመረው ማለት ነው። ዱቄቱ የተለያዩ አምልጥው የገቡ ወይም ደግሞ በተለያየ መንገድ የገቡ ነገሮች ሊኖሩ ስለሚችሉ እነሱን በቀላሉ በወንፊቷ ሚወጣበት ሂደት አለ ማለት ነው። ስለዚህ ያንን ካደረግን በኋላ እንግዲህ በሚገባ ይቦካል ማለት ነው። ውሃ እየተጨመረ ይዋሃዳል እንደ አጠቃላይ ማለት ነው። እና ከተዋሃደ በኋላ በሚገባ ይቀመጥ እና ያው እንደ አጠቃላይ ሶስት ቀን ከቆየ በኋላ። በሚገባ ወደ መጋገር የሚገባበት ያው ለመጋገር እንግዲህ ስታስብ ለምሳሌ ጤፍ እንግዲህ ስናይ ምቅድሚያ የተወሰነ ከላው ላይ ተቆንጥሮ አብሴት የሚባል ሂደት አለው። ወይም ደግሞ ያንን የማቅጠኛ ሂደት መተግበሪያው በሚገባ ከላዩ ላይ በሚገባ ለብቻ የሚፈላበት እና በጥሩ መንገድ የሚቀጠንበት የአብሲት የሚፈላበት ወይም ደግሞ በጣም በጥሩ መንገድ ያንን የቦካውን የተቀመጠውን በሚገባ እሱን ለማቡካት የሚጠቅም ሂደትን ለማከናወን ማለት ነው። በሚገባ ያንን ያ አብሲቱን ሂደት በሚገባ አሳምረን ሚጨምርበት ሂደት ይኖረዋል ማለት ነው። ስለዚህ ያንን ካደረግን በኋላ እንግዲህ በሚገባ ምናቀጥነው ሂደት አለ ማለት ነው። መጀመሪያ ያው አብሴቱን ለብቻ እንዳስቀመጥነው ያኛውንም ደግሞ ሚገባ ያቦካነውን ከቦካ በኋላ በሶስት ቀኑ አቅጥነን ወደ መጋገሩ ሚገባበት ሂደት አለ ማለት ነው። እና በሚገባ ያው ምጣድ ላይ ነው የሚጋገረው እና ጥሩ የሆነ የጤፍ እንጀራ የሚወጣበት ሂደት አለ ማለት ነው። ስለዚህ በሚገባ አንዷ እንጀራ በሚገባ ሲጋገርና እሷን እንግዲህ ስትበሰል ያው ብዙ አትቆይም በጣም ጥቂት ጊዜያት ትቆያለች ማለት ነው። ብትቆይ ብትቆይ ራሱ አንድ ደቂቃ በላይ ማትቆይበት ሂደት አለ ማለት ነው። ስለዚህ በሚገባ ወዲያው በስላ ስትወጣ ያው ምጣዷ እንግዲህ በሚገባ ሰዓት ከስር ስለሚነድባ ስለምትሰማ በሚገባ ወዲያው እንጀራው ይበስላል ማለት ነው። ከዛ እሷን አንዷን እንጀራ በሚገባ በመሳቢያ ወይም በሰፌድ በሚገባ ይስቡና እናቶች በሚገባ ወደ ቀጣዩ እንጀራ መጋገር ይሄዳሉ ማለት ነው። ስለዚህ እንደዚህ እንደዚህ እያሉ በሚገባ በተወሰነ ደቂቃዎች ውስጥ የሚጨርሱበት ሂደት አለ ማለት ነው። እና አሪፍ የሆነ የእንጀራ ሂደትን የሚያጋግሩበት እውነት አለ ማለት ነው። ስለዚህ ከዛም አልፈው እንግዲህ በሚገባ ያንን እንጀራ መብለያ እንግዲህ አሪፍ ወጥን አሳምረው ይሰራሉ ማለት ነው። በተለይ እናቶይ ከፍተኛ የሆነ ልምድ ያላቸው እንደመሆናቸው በተለይ በሚገባ አሳምረው ወጥም ይሰራሉ እና እንግዲህ ያንን ስንበላ በጣም ደስ የሚል ስሜት እና በጣም ደስ የሚል ሂደት አለው ማለት ነው። ምክንያቱም በጣም ደስ የሚለው ነገር እንግዲህ በጣም ጣፋጭ የሆነ ምግብ የመሰራቱ ሂደት ነውና እንግዲህ ይህ ይመስላል እንግዲህ የአሰራር ሂደቱ የእንጀራ እምሆነ የአያንዳንዱ የምግብ የማብሰል ሂደቱ ማለት ነው። እና በጣም በከፍተኛ ሁኔታ ደስ የሚል ሂደት አለው ማለት

እሺ። ድመት አለኝ ስሟ ሉሲ ናት በጣም ውብ እና ተንኮለኛ ናት። በየቀኑ መመገብ አለብኝ ውሃዋን መቀየር አለብኝ መቀየር አለብኝ። ከእኔ ጋር መጫወት ትወዳለች ትንሽ ኳስ። ታሳድደዋለች እንደ አንድ አንድ አንድ ጊዜ ግሯ ላይ በእግሬ ላይ ትተኛታለች ሞቃታም ሞቋታል ሞቋታዋል ሙቀቷን እሰማዋለሁ እሰማዋለሁ ስትሞ ስትታመም ወደ ዶክተር አወስዳታለሁ። ንጹህ እናዋን መጠበቅን መጠበቅ አለብኝ ሉሲ ቤተሰብ አባል ናት ከእሷ ጋር መሆን ያስደስተኛል። አነሳሳ ፍቅርን እና ጭባጭ ተጭባጭነት ይሰጣሉ በጣም ጥሩ እንግዲህ በጣም ደስ የሚልበት ሂደት አለማለት ነው። እንግዲህ ድመት ያው በሚገባ ከቤት ስሳላ ወይም ደግሞ ከቤት እንስሳ ከምትበደበው ሂደታ እንደዋ ነች ማለት ነው። ስለዚህ ከዚህ ጋር ተያይዞኝ ሊድመት በጣም ደስ የሚል ስሜት ነው። የምትሰጥ እንግዲህ የተፈጥሮ ሂደቷ በጣም ልዩ የሆነበት ሂደት አለ። ድመት ማለት ነውና ለአጠቃላይ ድመት በጣም በከፍተኛ ሁኔታ የምታምርበት ወይም ደስ የምትልበት ሂደትም አላልም። እዚህ ተፈጥሮ በጣም ጥሩ ከመሆኑ ባሻገር እንግዲህ በጣም በከፍተኛ ሁኔታ ያው ድመት አጠቃላይ ብዙ ጊዜ እንደውም ከሚተኙ ከእንስሳቶች ውስጥ እንግዲህ ዋናውን ቦታ የምትይዘው ድመት ነች ማለት ነው። በጣም እንቅልፍ ያለባት ደግሞ እንቅልፋም የምትባል ነች ማለት ነው በጣም እንቅልፍ ትተኛለህ ማለት ነው። ድመት ስለዚህ እንቅልፍ ስተኛ እንግዲህ በጣም በከፍተኛ ሁኔታ ደስ የሚል ሂደት ያላት ወይም ደግሞ ደስ የሚል እውነት ያላት ነች ማለት ነው። እንግዲህ በእንቅልፍ የመተኛት ሲለቷ ማለት ነው ስለዚህ ድመት በጣም በከፍተኛ ሁኔታ ትልቅ የሆነ ምቾት ያላት ደግሞ ለኛ በጣም ጥሩ የሆነ ሂደት ያላት ነሽ ማለት ነው። ድመትን ስንመለከተው ምክንያቱም ድመት ጥሩ የሆነ ግንዛቤና ጥሩ የሆነ እውቀትን ይዘንባት ብዙ ነገሮችን የምናይበት ሂደት አለ ማለት ነው። ምክንያቱም ለምሳሌ ድመት ስናይ በጣም በሚገርም ሁነታ ለምሳሌ የተለያዩ ያው ድመትም በት ብዙ ጊዜ የምትመገበው አይጦችን ነው ማለት ነው። አይጦች እንግዲህ በጣም በከፍተኛ ሁኔታ በተለያየ ቦታ ላይ ሲቀሳቀሱ የምታይበት ሂደት አለማለት ለምሳሌ በተለያዩ በግድግዳዎች ላይ ሊሆን ይችላል በተለያዩ በኮሚስቶች ውጤት ሊሆን ይችላል። እንዲሁ ደግሞ በተለያዩ በመሬት ላይ በተለያዩ ልጢሻዎች አካባቢ ሊሆን ይችላል እና በተለያየ መንገድ አይጤ ሲንቀሳቀሱ እንግዲህ በ በብርሃን ፍጥነት እንግዲህ በጣም በጣም የሚታሰበው በላይ በሰከንዶች ፍጥነት ተወርውራ ለቀም የምታደርግበት ሂደት አለና። እንግዲህ ይሄ በጣም ልዩ የሆነ ተፈጥሮ እንዳላትና እና ልዩ የሆነ ተሰጦ እንዳላት የምናይበት ሂደት አለ ማለት ነው። ስለዚህ በጣም በከፍተኛ ሁኔታ እንግዲህ አይጦ በጣም ከሚታሰበው በላይ ሙሪያዋን ተጠቅመው ደግሞ ልምዱን ተጠቅመው እንግዲህ በጣም በጥሩ እንቅስቃሴ እና በጥሩ ልምድ በተሞላው ክህሎቷ እንግዲህ ተወርውራ ለቀም የምታደርግበት ሂደት አለ። እና ይሄንን ስናይ እንግዲህ እኔ የፍጥነቷ ራሱ በጣም ከሚታሰቡ በላይ ይገርመኛል ማለት ነው። ምክንያቱም በሰከንዶች ውስጥ እሷ ይዛለች ማለት ነው። እኛ እንዴት ሆና ተወራራ ራሱ እንደያዘች ስራውን ሳናያት ነው የምትይዘው ማለት ነው። ከያዘኝ በኋላ ነው የምናየው እና በጣም የምትገርም የተፈጥሮ ስጦታ ያላት ፈጣን የሆነች ፍጡራን ነች ማለት ነው። ስለዚህ በጣም በጣም ግርም የድመት ሂደት ነች ማለት ነው። ስለዚህ እንግዲህ ድመት ወይ በሚገባ እንግዲህ ብዙ ጊዜ ብዙ ጊዜ እኔ ስመለከት ለጥ ማለት ነው ይወዳሉ ማለት ነው። በተለይ አልጋ ምናምን ላይ እንደዚህ ሙቀት ያለበት ቦታ ላይ ጠጋ ብለው የሚተኙበት ሂደት አለ እና ይሄ ደግሞ ተፈጥሯቸው ሂደት በጣም የሚገርም ነው ማለት ነው። በጣም ብዙ ጊዜ እኔ ስመለከት እንደውም በጣም እኔ ያየሁት ምንድነው? ለምሳሌ ጠዋት ላይ ጠዋት ላይ ለት ያለችበትን ቦታ አይቼ ከዛ እኔ የተለያዩ ስራዎች ውዬ በጣም ደክሞኝ ምናምን አመሻሽ ላይ ስመጣ እዛው ተኝታ አየኋት እና በጣም ግራ ገባኝ ማለት ነው። እንደውም የሞተችው ሁላ መሰለኝ ምክንያቱ ይሄን አርሻአት እንዴት ከዚህ ጋር ሳትንቀሳቀስ ብዬ ገረሞኝ ጥቅልን እንዳለ የተኝታለኝ ማለት ነው። እና በጣም በጣም የሚገርሙ የተፈጥሮ ሂደት ያላቸው ናቸው። እና የመተኛት ሂደታቸውም ከሚታሰቡ በላይ በጣም ከባድ የሆነ የመኝታ ሂደትን ያሳልፋሉ ማለት ነው። ስለዚህ ድመት በጣም ጥሩ የሆነ ሂደት ያላትን ደግሞ ጥሩ የሆነ ምቾት ያላት የምትተኛው ነው ወይም ደግሞ ቦታ ካገኘኝ ጥሩ የሆነ ጊዜን የምታሳልፍበት ሂደት አለ ማለት ነው። ድመት እና በአጠቃላይ ይሄንን ይመስላል እንግዲህ ድመት በጣም የተፈጥሮ ሂደቷ በጣም ልዩ የሚሆንበት ሂደትም አለ። ስለዚህ ይሄ ድመት በጣም በከፍተኛ ሁኔታ ለየት ያለ እንቅስቃሴን ለማድረግም ሆነ ለየት ያለ ሂደቶችን ለመተግበር በጣም ብዙ ሂደቶችን የምናይበት እና የምንረዳበት ሂደት አለ ስለ ድመት ማለት ነው። ስለዚህ በደንብ ይሄን አውቀን የምንረዳበት ሁለት

እሺ እንግዲህ ጎረቤቶቻችን ጥሩዎች ናቸው ከብዙ አመታት ጀምሮ እናውቃቸዋለን እርስ በእርሳቸው እቺን እንረዳዳለን። ሸኮኮ እንለዋወጣለን። አንዳንድ ጊዜ አብረን ቡና እንጠጣለን። ልጆቻቸው ከእኛ ልጆች ጋር ይጫወታሉ። በዓል በዓል ጊዜ አብረን እንከብራለን እናከብራለን። መፍትሄ ከፈለግን ይረዱናል። በየ በየሰሞኑ እንገናኛለን። እንደ አንዳንዶቸው እድሜያቸውን ከፍ ያለ ያው ምክር ይሰጡናል። ጎረቤቶቻችን እንደ ቤተሰብ ሆኖ ሆና አሉ መልካም ግንኙነት አስፈላጊ ነው። ይህ ማህበረ ሰብ ስሜት ይፈጥራል። በጣም ጥሩ እንግዲህ እንደ አጠቃላይ ይህ ሂደት እንግዲህ እያንዳንዱ ቦታዎች ያለበት ሂደት አለ ማለት ነው። በተለይ በሀገራችን በጣም በከፍተኛ ሁኔታ ያለበት ሂደት አለ ማለት ነው። እንግዲህ ጎረቤት ሲኖር እንግዲህ በጣም በብዙ መንገድ የተለያዩ ችግሮች አጋጣሚ ያው የሰው ልጅ ሲባል እንግዲህ የተለያዩ ነገሮች ሊያጋጥም ይችላል ማለት ነው። ባላወቀው ባላሰበውም መንገድ ማለት ነው። ስለዚህ ያ ጊዜ ላይ እንግዲህ በጣም በከፍተኛ ሁኔታ እንግዲህ የሚረዱን ደግሞ በሚገባ ቤተሰብን በጣም በብዙ መንገድ ሊያግዙ የሚችሉ በጣም ትላልቅ ባለሙያዎች ወይንም ደግሞ በስራ ባልደረቦች በጣም አሉ ማለት ነው። ስለዚህ እነኚህ ሰዎች እንግዲህ በጣም በከፍተኛ እውቀት እና በከፍተኛ ብልሃት እንግዲህ ብዙ እንቅስቃሴ እና ብዙ ልምድን የሚያደርጉበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በዋናነት ስንመለከተው በጣም ለየት ያለ እንክብካቤና ለየት ያለ ግንዛቤንም የምናይበትና የምንረዳበትም ሂደት አለ ማለትም ስለዚህ በዋናነት የምናያቸው እያንዳንዱ የአሰራር ሂደቶችም ሆነ የሰራ ሂደቶች በጣም ከፍተኛ የሆነ ጥቅም እና ከፍተኛ የሆነ ምቾት ያላቸው ሂደት አለ ማለት ነው። ስለዚህ እንግዲህ በቤተሰብ ዙሪያ ስንመለከት እንዲሁም በጎረቤት ዊላሽ እና በጣም በከፍተኛ ሁኔታ ባለንበት ሂደት በጣም ደስ የሚል ሂደት አለ ማለት ነው። ምክንያቱም ቤተሰብ ሲኖር እንግዲህ በጣም በብዙ ሂደት እና በብዙ ግንዛቤ ውስጥ እንግዲህ በሚገባ የምናሳልፋቸው የህይወት ውጣ ውረዶችና የህይወት እርከኖች አሉ ማለት ነው። ስለዚህ ከዚህ ጋርም ተያይዞ ይሄንን በደንብ ልናየውና ልንረዳው የሚገባን ትልቁ ሂደት ነው ማለት ነው። ስለዚህ እንደ አጠቃላይ ለየት ያለ አመለካከትና ለየት ያለ ግንዛቤንም በደንብ የምናይበትና የምንረዳበትም ሂደት ስላለ። በዋናነት ይህንን የመረዳት ሂደትን እና የመገባባት ህይወትን በጣም በጥሩ መንገድ የምናይበት እውነት ስላለ የእያንዳንዱ ነገር ለየት ባለ መንገድ ልንረዳና ልናውቅ የምንችልበትን ትልቁን ሂደት የምንፈጥርበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ጥሩ ግንዛቤና ጥሩ እውቀትን የምናይበት ሂደት አለማለት ነው። እንደ አጠቃላይ እና ልዩ የሆነ ጥንቃቄ ልዩ የሆነ አመለካከታችንን የምንቀይርበትን በጣም ከፍተኛ የሆነ ሂደትን የምናይበት እውነት አለ ማለት ነው። ስለዚህ ከዚህ ጋም ተያይዞ እንግዲህ በጣም ትልቅ የሆነ ከቤተሰብ ጋም እንዲሁ ደግሞ ከእነኚህ ከጎረቤቶቻችን ጋ በጣም ከፍተኛ የሆነ ግንኙነት አለ ማለት ነው። ለምሳሌ የተለያዩ ችግሮች ያጋጥማሉ እና እነኛ ችግሮች ላይ እንግዲህ በሚገባ ጎረቤት ይጠራል በሚገባ የችግሩን ተካፋይ የሚሆንበት ሂደት አለ። እንዲሁ ደግሞ ደስታም ሲኖር እንግዲህ በሚገባ ተጠራርተው ተጠራርተን ለየት ባለ መንገድ እንግዲህ የምናሳልፍበት ጊዜ አለ ማለት ነው። በጎረቤት ጋ እና በጣም ደስ የሚል ሂደት አለው ወይም ደግሞ ደስ የሚል ስሜት አለው ማለት ነው። ስለዚህ ጎረቤት በጣም በከፍተኛ ሁኔታ ደስታን የሚሰጡ ወይም ደግሞ በጣም ጥሩ ስሜትን የምናገኝባቸው ሂደቶች አሉ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም በጥሩ መንገድ የተሻለ ለውጥ እና የተሻለ ግንዛቤም ለማግኘት እንግዲህ ብዙ እንቅስቃሴዎችን እና ብዙ ልምዶችን እንደ አጠቃላይ የምናደርግበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በጣም ልዩ የሆነ እንቅስቃሴና ልዩ የሆነ ልምድን የምናይበትና የምንረዳበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ጊዜ ብዙ እውቀቶችን እና ብዙ ልምዶችን የምናደርግበት ሂደት በጣም ከፍተኛ የሚሆንበት እውነት አለ ማለት ነው። ስለዚህ በዋናነት እያንዳንዱን ነገር ስንመለከት በጣም ትልቅ የሆነ ደስታ እና ትልቅ የሆነ ስሜታችንን የሚያስደስት ሂደት ስላለው በጣም በከፍተኛ ሁኔታ ደስ የሚልበት ሂደት አለ ማለት ነው። ከጎረቤት ጋ መጫወት የሆነ መዝናናት እንዲሁ ደግሞ የተለያዩ ችግሮችም ሲኖሩ ደስታዎችም ሲኖሩ በጣም በከፍተኛ ሁኔታ አብሮ መካፈል እንዲሁ ደግሞ የተለያዩ ትምህርቶችን መሰጣጠት በጣም ትልቅ የሆነ ደስ የሚል ስሜት አለው ማለት ነው። ስለዚህ ከዚህ አንፃር በጣም ጥሩ የሆነ ግንዛቤንና እውቀትን የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በዋናነት እያንዳንዱ ልምዳችን እና ግንዛቢያችንን የምናይበት ሂደት አለ ማለት ነው። ስለዚህ በደንብ ይሄንን ተረድተን እና አውቀን ጥሩ በሆነ መንገድ የምናይበት ሁነት አለ። እንደ አጠቃላይ እና ይሄንን በደንብ ተረድተን የምንግባባበት ሂደት አለ ማለት ነውና። እንዳጠቃላይ ይሄንን በደንብ የምናይበት ሁነት በደንብ እናውቃለን። እና ስለዚህ ጥሩ የሆነ ቤተሰባዊ የስምምነት

እሺ በየቀኑ በአውቶቡስ እጓዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል ሁሉም ወደ ስራ እየሄደ እየሄዱ ናቸው። እንደ አንዳንዶች እየተኛ ይጓዛሉ። ሌሎች ሞባይል ይመለከታሉ መስኮት አጠገብ መቀመጥ እወዳለሁ። ከተማው ላይ እይታው ውብ ነው። ህንፃው እና ሰው ሰዎች እያለፉ ያልፉሉ አንዳንድ ጊዜ ትራፊክ ይበዛል። መጠበቅ ያስፈልጋል ሹፌሩ ፈጣን ያሽከርካሪ ያሽከረክራል ይህ የእለቱ ተለት የእለት ተእለት ጉዞ ነው። ሰዓት ወስዶ ወይ ይወስዳል? ሰዓት ወስዶ ይወስዳሉ ግን ለማሰብ ጊዜ ይሰጣል። በጣም ጥሩ እንግዲህ በሚገባ እንግዲህ በጉዞ ላይ የምናየው ሂደት እንግዲህ በጣም በከፍተኛ ሁኔታ አሪፍ የሚሆንበት ሂደት አለና በጣም ለየት ያለ እንቅስቃሴ የምናደርግበት ሂደት አለ ማለት ነው። ስለዚህ ከፍተኛ የሆነ እንቅስቃሴ ስናደርግ እንግዲህ በተለያዩ የመንገድ ሂደቶችን ደግሞ የተለያዩ በምናስባቸው መልከታዎችና የምናስባቸው ሂደቶች እንግዲህ በጣም በከፍተኛ ሁኔታ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ለየት ያለ ምልከታና ለየት ያለ ግንዛቤን በደንብ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋርም ተያይዞ እንግዲህ በጣም ጥሩ የሆነ ግንዛቤ ያለው አስተሳሰባችንን በጣም ልዩ በሆነ መንገድ የምናይበት ሂደትም ይኖራል ማለት ነው። ስለዚህ ከዚህ አንፃር ትልቅ የሆነ ምልከታን የምናይበት ሂደት አለ ማለት ነው። በዋናነት እያንዳንዱ እውቀታችንን እና ልምዳችንን እንግዲህ በጣም በከፍተኛ ሁኔታ የተሻለ አድርገን እንዲሁም ደግሞ የተሻለ ህይወት ለመኖር ትልቅ የሆነ ሀሳባችንን በጣም በተሻለ መንገድ ልናስብ እና ልንረዳ የሚገባን ሂደት መኖር አለበት ማለት ነው። ስለዚህ እያንዳንዱን እውቀት እና እያንዳንዱን ሂደት ልዩ በሆነ መንገድ የምናስቀጥልበት እና የምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ የእውቀት እና የግንዛቤ ሂደት የምናይበት ሁኔታ አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር አውቀንና ተግባራዊ ለማድረግ ልዩ በሆነ መንገድ የምናይበትና የምንረዳበት ሁኔታ አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ከፍተኛ የሆነ ጥንቃቄ እና ከፍተኛ የሆነ አስተሳሰባችንን ልዩ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በጣም ልዩ የሆነ እንቅስቃሴና ልዩ የሆነ ምልከታንም የምናይበት ሂደት ስላለ ይሄንን በጣም በጥሩ መንገድ እንጠቀመውና ልንገለገልበት የምንችልበት ሂደት አለ ማለት ነው። ስለዚህ በዋናነት የእያንዳንዱን ነገር ስንመለከተውና ስንረዳ እንግዲህ ብዙ ጊዜ ብዙ እውቀቶቻችንን ተረድተን ብዙ አመለካከታችንን ተረድተን እንግዲህ ለእያንዳንዱ ነገር መፍትሄ የምንፈጥርበት እና ለእያንዳንዱ ነገር ትልቅ የሆነ ምቾት የምንፈጥርበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር ስንመለከት በጣም ከፍተኛ የሆነ እንቅስቃሴና ከፍተኛ የሆነ ልምድ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በዋነኝነት እያንዳንዱን እውቀታችንንም ሆነ ልምዳችንን በተገቢው መንገድ የምናይበትና የምንረዳበት ሂደትም አለ ማለት ነው። ስለዚህ ከዚህ አንፃር በዋናነት ለእኛ ይጠቅማሉ የምንላቸውን አስተሳሰቦችን እና አመለካከቶች የምናይበትና የምንረዳበትም ሂደት አለ ማለት ነው። ስለዚህ በዋናነት እያንዳንዱን ልምዳችንን እና እውቀታችንን በተገቢው መንገድ ለማንቀሳቀስ ወይም ደግሞ በጥሩ መንገድ መተግበር እንግዲህ ትልቁን ቦታ የሚይዝ ሂደት አለው ማለት ነው። ስለዚህ በዋናነት እያንዳንዱ እውቀታችንን እና ልምዳችንን ለየት ባለ መንገድ መጠቀም እና ጥሩ በሆነ መንገድ የምናይበት ሂደት እንግዲህ በጣም ከፍተኛ የሆነ ሁኔታ አለ ማለት ነው። ስለዚህ በመንገድ ላይ እንግዲህ የሚያጋጥሙን የተለያዩ ደስታዎችም አሉ። የተለያዩ ያላሰብነውም ችግር ሊያጋጥመን ይችላል ማለት ነው። እንግዲህ በተለያዩ በአውቶቡሶች እንዲሁም ደግሞ በተለያዩ በምንጓዝባቸው የተለያዩ ለምሳሌ ባስን እንደ አጠቃላይ ስናየው እንደ አውቶቡስ አውቶቡስን ማለት ነው በሚገባ ከፍተኛ የሆነ ምቾት ያለው እንዲሁም ደስታን የሚሰጥ ሂደት አለው። እንዲሁም ደግሞ ፍጥነቱም በጣም ከሌላው መኪና በጣም ጥሩ የሆነ እንቅስቃሴ የሚያደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በጣም ልዩ የሆነ ሙያዊ ክህሎትን የሚጠይቅ እንዲሁ ደግሞ በጣም ፈጣን የሆነ የመኪና ሂደት ነው ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ምቾት የሚሰጥበት ሂደት አለ ማለት ነው። እንዲሁም ደግሞ በተለያዩ መኪናዎችን ስንሄድ የተለያዩ የፍጥነት ሂደቶችን እናያለን ማለት ነው። በፍጥነት ለመድረስ ፈልገን የምንዘገይበትም እንዲሁም ደግሞ በጣም ያቆየናል ይሄ መንገድ ይርቃል ብለን አስበን በፍጥነት የምንደርስበት ሂደት አለና እንዳለ ተለዋዋጭ የሚሆንበት ሂደት አለ። እያንዳንዱ ነገር እና ይሄ ደግሞ የተለያዩ የጊዜ ሰሌዳዎችን ደግሞ የጊዜ አጠቃቀም ሂደቶች እና የምንሄድቸው ሂደቶች ናቸው። እንግዲህ ይህንን የሚያመጡት ማለት ነው። እና እንደ አጠቃላይ ጥሩ የሆነ ሂደት እና ጥሩ የሆነ ምልከታን የምናይበት ሁኔት አለ ማለት ነው። ስለዚህ እንደ አጠቃላይ ይሄንን ተረድተን በሚገባ